አዎ ሌሎችን ማስተማር እችላለሁ ምክንያቱም እንደሚታወቀው ሁል ሁልጊዜም እውቀት ብለን የምናስቀምጠው ነገር ከምንማረው ነገር ባሻገር ከልምድ የሚመጣ ነው። ስለዚህ ከልምድ አንፃር ብዙዎችን አስተምራለሁ ከዛ ባሻገር የተመረቅኩበት ሙያም መምህርነት ነው። የሂሳብ መምህር ነኝ ስለዚህ አስተምራለሁ ማለት ነው። የማስተምር ከሆነ ደግሞ ለሌሎች እውቀት መስጠት ወይም ማስተማር እችላለሁ ማለት ነው። ከዛ በተጨማሪ ብዙ ጊዜ በባህሪዬ ያወቅኳቸውን ነገሮች ለሰው ለማሳወቅ በጣም ነው ጥረት የማደርገው። በዚህም ምክንያት ለብዙዎቹ ብዙ ነገሮችን ወይም ደግሞ ብዙ ሀሳቦችን መስጠት ችያለሁ እነሱም ሀሳቦቹን በመጠቀም ለራሳቸው ብዙ ነገር መስራት ችለዋል ወይም ደግሞ ተጠቅመውባቸዋል ማለት ነው። ከዛ ባሻገር ሌላ ማስተማር እንደምችል የማሳይበት አንዱ መንገድ። የኳስ እውቀት አለኝ በተለይ የእግር ኳስ እውቀት። ስለዚህ ሰፈር ውስጥ በጣም ብዙ ህፃናት አሉ የኳስ ፍላጎት ያላቸው። ወይም ደግሞ ኳስን መጫወት የሚፈልጉ። ስለዚህ እነዚህን ፍላጎት ያላቸውን ልጆች በመሰብሰብ እንዴት የተለያዩ ክህሎቶቻቸውን እንዴት የአተነፋፈስ ስርዓታቸውን እንዴት የጥንካሬ ስራዎችን እንዴት የቡድን ስራዎችን እና የመሳሰሉ ነገሮችን መገንዘብ ወይም ማወቅ እንዳለባቸው አሰለጥናቸዋለሁ ወይም አስተምራቸዋለሁ ማለት ነው። ስለዚህ በአጠቃላይ ለሰዎች ማስተማር እችላለሁ ወይም ለሌሎች ማስተማር እችላለሁ ማለት ነው። ከልምድ አንፃር ብዙ ጊዜ ልምድ ወይም ህይወት የሰጠንን የተለያዩ ትምህርቶች ወይም እውቀቶች ለሰዎች ማጋራት በጣም ትልቅ ነገር ነው ብዬ አምናለሁ። ስለዚህ ከልምድ አንፃር ያገኘዋቸውን የተለያዩ እውቀቶች ለሰዎች ከማካፈል አንፃር ጥሩ የሆነ ከሰዎች ጋር ቀረቤታ እና ጓደኝነት አይነት ስሜት አለኝ ብዬ አስባለሁ። ከዛም በተጨማሪ ቅድም እንዳልኩት በመጀመሪያው ወይም በመጀመሪያ ዲግሪዬ የሂሳብ መምህር ነኝ ስለዚህ ተማሪዎችን በክፍሉ ውስጥ የመማሪያ መጽሐፋቸውን መሰረት በማድረግ። ትምህርት እሰጣለሁ ማለት ነው ስለዚህ ለሌሎች አስተምራለሁ ማለት ነው ይሄን ብቻ አይደለም። በተጨማሪም በሌሎች ትምህርቶች ተማሪዎችን ማገዝ ካለብኝ ጊዜ ወስጄ ማገዝ የምችል እና ሳግዝም የቆየው አይነት በመሆኑ በዚህ ምክንያት ለሌሎች ማስተማር እንደምችል ማሳያ ይሆናል ማለት ነው። ከዚህ ባሻገር በቤቴ ውስጥ የራሴ ልጆች አሉኝ እነሱን ማስተማር መደበኛ ስራዬ ነው። ትምህርት ቤት ቆይተው ቢመጡም ብዙ ጊዜ ልጆች የወላጆቻቸውን እርዳታ ይፈልጋሉ ስለዚህ እነሱን ማገዝ ባለብኝ መጠን ማወቅ ያለባቸውን ነገር ማወቅ እንዲችሉ በማገዝ ዙሪያ በደንብ እሰራለሁ። ስለዚህ መስራት ያለብኝን ስራ ሁሉ ከልጆች ጎን ሆኜ አስረዳለሁ ማለት ነው። ብዙ ጊዜ የቤት ስራ ይሰጣቸዋል። የቤት ስራቸውን ከመስራታቸው በፊት በእለቱ የተማሩትን ትምህርት በደንብ እከልስላችኋለሁ ወይም ደግሞ አስተምራችኋለሁ በድጋሚ ያልገባቸው ነገር ካለ ከትምህርቱ ላይ በደንብ ግልጽ እንዲሆንላቸው አደርጋለሁ። ከዛ በተጨማሪ ደግሞ አንዳንድ ጊዜ የተሻለ መገንዘብ ያላቸው ልጆች ይኖራሉ ቤት ውስጥ እነዚህ ልጆች ደግሞ ትምህርት ቤት ወይም ደግሞ በመምህራኖቻቸው የሚሰጣቸው ነገር በቂ ላይሆን ይችላል። ስለዚህ አእምሮአቸው ሰፊ መሆን አለበት። አእምሮአቸው ሰፊ እንዲሆን ደግሞ ተጨማሪ የሆኑ ነገሮችን ማንበብ እና ማየት ማወቅ ይጠበቅባቸዋል። ስለዚህ ተጨማሪ ነገሮችን ለማስተማር ወይም ለማሳወቅ በቤት ውስጥ ጥረት አደርጋለሁ ማለት ነው። ስለዚህ ለሌሎች ማስተማር ትችላለህ ለሚለው ጥያቄ ምላሽ የሚሆነው አዎ ለሌሎች ማስተማር እችላለሁ የሚል ነው ማለት ነው። ከዛ በተጨማሪ ወይም ከዛ ባሻገር ተጨማሪ ትምህርቶችን ለመስጠት ዝግጁ ነኝ። በተጨማሪም በተመረኩበት ሙያ ብቻ ሳይሆን በሌሎች ነገሮችም ልጆችን ለማስተማር ከፍተኛ ጥረት አደርጋለሁ ማለት ነው። ስለዚህ እንደ አጠቃላይ ያነሳኋቸው ሀሳቦች ከልምድ አንፃር ሊሆን ይችላል። በተመረቅኩበት ሙያ ሊሆን ይችላል ወይም ደግሞ ያወቅኳቸው ነገሮች በሆኑ አጋጣሚዎች ያወቅኳቸው ነገሮች ሊሆኑ ይችላሉ። ወይም ደግሞ በተለያየ አማካኝነት ያሉኝ ክህሎቶች እውቀቶች ሊሆኑ ይችላሉ። እነዚህ ነገሮች በቀላሉ ለልጆች ለማስተላለፍ ዝግጁ ነኝ ማለት ነው። ያ ማለት ምን ማለት ነው? ለሌሎች ለማስተማር ሁልጊዜም ዝግጁ ነኝ ሌሎችን አስተምሬ አውቃለሁ። አሁንም እያስተማርኩ ነው። ወደፊትም ሌሎችን ለማስተማር ብቁ የሆነ ዝግጅት አለኝ ማለት ነው። ስለዚህ ከልምድ አንፃር ብዙ ትምህርቶችን ከሌሎች ቀስሜያለሁ ስለዚህ እኔም ያወቅኳቸውን ነገሮች ለሌሎች ለመስጠት ዝግጁ ነኝ ማለት ነው። ሌላው ደግሞ መምህር ነኝ ስለዚህ በዚህ ሙያ ለሌሎች አስተምራለሁ ማለት ነው። ስለዚህ ለሌሎች

በመስማት ደረጃ ብዙ ቋንቋዎች እችላለሁ በመስማት ደረጃ ከሆነ በመናገር ደረጃ ከሆነ የተወሰኑ ቋንቋዎች ነው የምችለው ነገር ግን በመስማትና በመናገር ደረጃ ሁለት ቋንቋዎችን በደንብ እችላለሁ ለምሳሌ አማርኛ በትክክል እሰማለሁ እጽፋለሁ አዳምጣለሁ እናገራለሁ ማለት ነው ስለዚህ ሙሉ ሆኜ መናገር የምችለው አማርኛነ ነው። የአማርኛ የአፍ መፍቻ ቋንቋዬ ነው ያ ማለት በአማርኛ ሁሉንም ነገር ማድረግ እችላለሁ ማለት ነው። ስለዚህ ከምችላቸው እና ብዙ ቦታ ከምሰጣቸው ቋንቋዎች አንዱ አማርኛ ነው እንደሚታወቀው በሀገራችን በኢትዮጵያ አማርኛ የስራ ቋንቋ ነው ስለዚህ ይሄን ቋንቋ በሰፊው እችላለሁ ማለት ነው። እንዳልኩት መናገር እችላለሁ መጻፍ እችላለሁ ማዳመጥ እችላለሁ ማንበብ እችላለሁ በአማርኛ ማለት ነው ስለዚህ ካሉት ቋንቋዎች ሁሉ የበለጠ ቦታ ሰጥቼ መናገር ማንበብ ማዳመጥ መጻፍ እንድችል የሆንኩበት ቋንቋ አማርኛ ቋንቋ ነው ማለት ነው። ከዛ በተጨማሪ በእንግሊዘኛ ቋንቋም አሁን የተናገርኳቸውን ነገሮች በሙሉ ማድረግ እችላለሁ በእንግሊዘኛ ቋንቋ መናገር እችላለሁ ማንበብ እችላለሁ መጻፍ እችላለሁ ማዳመጥ እችላለሁ ማለት ነው። ስለዚህ ሙሉ መናገር ማዳመጥ ማንበብ መጻፍ መቻልን የሚጠይቅ ከሆነ ጥያቄው ወይም ደግሞ ሀሳቡ እዚህ ጋር የምንወያይበት ሙሉውን የያዘ ከሆነ ሁለት ቋንቋዎች ናቸው የሚል መልስ ይኖረኛል ማለት ነው። ይሄ ማለት አማርኛን እና እንግሊዘኛን የመናገርም የመጻፍም የማዳመጥም የማንበብም አቅም አለኝ ወይም እችላለሁ ማለት ነው ስለዚህ እነዚህን ሁለት ቋንቋዎች ሙሉ በሙሉ እችላለሁ ብዬ ብናገር ትክክል ነኝ ማለት ነው። ከዛ ባሻገር ግን ብዙ ጊዜ ቋንቋ መቻል ማለት ምናልባት ማዳመጥ ብቻ የምንችላቸው ቋንቋዎች ይኖራሉ መናገር የማንችላቸው አንዳንዴ ደግሞ መጻፍ የምንችላቸው ቋንቋዎች ሆነው ምናልባት የተለያዩ ተግባራትን የማናከናውንባቸው አይነት ቋንቋዎች ይኖራሉ። ለምሳሌ እኔ ኦሮምኛ ተናጋሪ የሆኑ ሰዎች ያሉበት አካባቢ ገበያ ገብቼ በደንብ ተገባብቼ የምፈልገውን ነገር ገብይቼ መውጣት እችላለሁ ይሄ የሚያሳየው ያንን ቋንቋ እችለዋለሁ ማለት ነው። እችለዋለሁ ስል ግን በደንብ መናገር በደንብ መጻፍ በደንብ ማንበብ በደንብ ማዳመጥ እችላለሁ ማለት አይደለም ከዛ ባሻገር ከሰዎቹ ጋር ለመግባባት ግን በቂ ነገር አለኝ ማለት ነው። ለምሳሌ እነሱ የሚያወሩትን በደንብ ማዳመጥ የምችል ከሆነ እና እነሱ የሚነግሩኝን ነገር በደንብ ማዳመጥ የምችል ከሆነ እንደገና ከዛ በተጨማሪ እኔ ለእነሱ ለማስረዳት በቂ የሆነ ነገር ካለኝ ያንን ቋንቋ እችለዋለሁ ብዬ ብናገር ማጋነን አይሆንም ማለት ነው ምክንያቱም ዋናው ነገር የቋንቋ ዋናው ነገር መግባቢያ መሳሪያ መሆኑና ከቋንቋው ተናጋሪዎችና ከቋንቋው ተጠቃሚዎች ጋር መነጋገር መቻል ማለት ነው። ስለዚህ በኦሮምኛ የሚነገሩ ነገሮችን እሰማለሁ በመጠኑም ቢሆን ትንሽ ትንሽ ሀሳቤን ለማስተላለፍም መናገር እችላለሁ ልክ እንደ ኦሮምኛ ሁሉ አገውኛ የሚባል ሌላ ቋንቋ ደግሞ አለ። ስለዚህ ይሄን የአገውኛ ቋንቋ ለመናገር በራሴ መንገድ ጥረት አደርጋለሁ ልክ ቅድም እንደተናገርኩት አንዳንድ ቦታዎች ሄጄ ከሰዎች ጋር ለመግባባት ብዙ አልቸገርም የሚያስቸግር ነገር አለው በርግጥ ግን ብዙ አልቸገርም መግባባት ላይ መድረስ እችላለሁ ማለት ነው። ስለዚህ ካሉት ቋንቋዎች ወይም ደግሞ ከኢትዮጵያ ውስጥ እንደሚታወቀው በጣም ብዙ ከሰባ ሁለት በላይ ብሄር ብሄረሰቦች አሉ ያ ማለት ከሰባ ሁለት በላይ የሚነገሩ ቋንቋዎች አሉ ማለት ነው። ከዚህ ሰፊ ባህር ከሆነች የተለያየ ባህል ካላት ሀገራችን ኢትዮጵያ መናገር የምችለው በትክክል ሙሉ ነገር መናገር የሚችለው አማርኛን ነው። ነገር ግን ብዙ ቋንቋዎች ኢትዮጵያ ውስጥ ከሚነገሩ ብዙ ቋንቋዎች ውስጥ የተወሰኑትን በመጠኑ መናገር በመጠኑም ማዳመጥ በመጠኑም መጻፍ በመጠኑም ማንበብ እችላለሁ ማለት ነው። ስለዚህ ከእነዚህ ቋንቋዎች መሃል ቅድም እንዳልኩት አማርኛን በደንብ መናገር እችላለሁ ኦሮምኛና አገዉኛን ትንሽ ትንሽ በእነዚህ ቋንቋዎች ተናጋሪ ተናጋሪ ህብረተሰብ አካባቢ በመጠኑም ቢሆን ትንሽ ትንሽ ቆይቼ ስለመጣሁ እነሱ ጋር የመግባባት ችግር አይገጥመኝም። ስለዚህ ካሉት ቋንቋዎች ሁሉ አማርኛን ሙሉ በሙሉ እችላለሁ። መቶ ፐርሰንት ሌሎች ቋንቋዎች ግን ለምሳሌ ቅድም የገለጽኳቸው ኦሮምኛና አጎዉኛን ግን ለመግባቢያ ያክል ትንሽ እውቀት አለኝ ያ ማለት በመጠኑም ቢሆን አውቀዋለሁ ወይም ደግሞ ቋንቋዎቹን እችላቸዋለሁ ብዬ መናገር እችላለሁ። ከዛ ባሻገር ግን ከውጪ ቋንቋዎች የአለም አቀፍ ቋንቋ የሆነውን እንግሊዘኛን በደንብ በእንግሊዘኛ መግባባት ማውራት መስማት መጻፍ ማንበብ እችላለሁ ማለት ነው። ስለዚህ ስንት ቋንቋ ትችላለህ? ለሚለው ጠቅለል ያለ መልስ የሚሆነው አራት ቋንቋዎች እችላለሁ።

ሩዝ እወዳለሁ ምክንያቱም ሩዝ እንደሚታወቀው በጣም ደስ የሚል አይነት ምግብ ነው። ብዙ ጊዜ የሚዘወተረው ወደ ቻይናዎቹ አካባቢ ነው እንደምናውቀው ቻይኖቹን ስናያቸው በጣም ጠንካሮች ናቸው። በጣም የሰውነት አቋማቸው ደስ የሚል ነው ሰፊ አጥንት ነው ያላቸው። ስለዚህ የሩዝ ተጽዕኖ ነው ብዬ አምናለሁ። አንዳንድ ጊዜ ስለዚህ ሩዝ እወዳለሁ ነገር ግን የሆነ ሰዓት ሩዝን እንድጠላ ያደረገኝ አንድ አጋጣሚ ነበረ። ያን አጋጣሚ ልናገር እዚህ ጋር። በጣም ህፃን እያለሁ በጣም ሩዝ እና ዘወትር ነበር ቤታችን። ልክ አባቴ ደሞዝ ሲቀበል መጀመሪያ በብዙ መጠን የሚገዛው ሩዝ ነበር። ሩዝ ይገዛል ቤታችን ከዛ በኋላ ብዙ ጊዜ ቁርሳችን የሚሆነው ሩዝ ነው። አንዳንዴ እራታችንም ሩዝ ይሆናል። ግን አንዳንዴ ለማባያ ብለን የምንጠቀምባቸው ነገሮች የምንወዳቸውን ምግቦች እንድንጠላ ሊያደርጉን ይችላሉ። ለምሳሌ ሩዝ ሲዘጋጅ እኛ ቤት ስጎ ተብሎ የሚዘጋጀው ወይም ደግሞ ማባያ ተብሎ የሚዘጋጀው ነገር። በቲማቲም ላይ የተጨመረ ነው። ወይም ደግሞ ከቲማቲም ጋር የተገናኘ ነው። ስለዚህ ብዙ ጊዜ እናታችን ቲማቲሙን ሳትልጥ ቀጥታ ነበር ከትፋ የምትሰራው ማለት ነው። ማባያውን ስታዘጋጅ ለሮዙ አባያ ስታዘጋጅ ቀጥታ ቲማቲሙን ከትፋ ነበር። የምታበስለው ማለት ነው ያ ማለት ቲማቲሙን ከሽንኩርት ከዘይት ከበርበሬ ጋራ አድርጋ ትሰራዋለች ማለት ነው። ከዛ በኋላ ይሄ ማባያ ከሩዙ ከተቀቀለው ሩዝ ጋር ሲቀላቀል። ቲማቲሙን ታውቁታላችሁ ሽፋኑ የሚበስል አይደለም ስለዚህ እንደዚህ የተሽከረከረ የተጠቀለለ አይነት ነገር ሆኖ አብሮ ከሩዙ ጋር ይመጣል እና ያ በጣም ነበር የሚደብረኝ ማለት ነው። ሳየው በጣም ነበር የሚደብረኝ ዝም ብሎ ለእይታ ያላማርን ነገር ደግሞ መብላት ትንሽ ከበድ ይላል። ስለዚህ ጥላቻዬ ሩዙ ላይ ሳይሆን ቲማቲሙ ከሩዙ ጋር ተቀላቅሎ ሲመጣ ግን መብላት አልፈልግም ነበር። ምክንያቱም ሳየው ዝም ብሎ የሆነ ሌላ ነገር መስሎ ስለሚታየኝ ጥሩ ስሜት አይፈጥርልኝም ነበር። እና ከቲማቲም ውጪ አድርገሽ ስሪልኝ ብዬ ሌላ አሰርቼ የምበላባቸው ጊዜዎች ነበሩ። ነገር ግን ከቲማቲም ጋር ሲመጣ ሩዝ አይደለም ያኔ ህፃን እያለሁ በግድ ብላ እየተባልኩበት የምገደድበት ጊዜ ቀርቶ አሁን ላይ ራሱ ጥሩ ስሜት አይፈጥርልኝም። አሁን ራሴ የራሴን ቤት የማስተዳደርበት አይነት ሁኔታ ላይ ስለሆንኩ ያለሁት ሩዝ ተዘጋጅቶ ሲመጣ ማባያ ውስጥ ቲማቲም እንዲጨመር አልፈቅድም። በነገራችን ላይ በዛ መልኩ ሲመጣ ነው ቲማቲምን የምጠላው እንጂ ቲማቲምን በራሱ መንገድ ደግሞ ብቻውን መብላት እወዳለሁ። ለምሳሌ ተከትፎ በቃሪያ በሽንኩርት በዘይት ምናምን ተደርጎ ሲመጣ በጣም ደስ ብሎኝ ነው የምበለው። ነገር ግን ሩዝ እና ቲማቲም አብረው ሲመጡ ግን በጣም ጥሩ ስሜት አይፈጥርልኝም። ስለዚህ ሩዝ እወዳለሁ ሩዝ በጣም ነው የምጠቀመው አሁንም ለልጆቼም ለራሴም በጣም እጠቀማለሁ። ሩዝ በጣም እወዳለሁ ልጆቼ በጣም ይወዳሉ ነገር ግን እንደተረዳሁት በህፃንነት አይምሮዬ እንደማስታውሰው ሮዝ ሲዘጋጅ ጥንቃቄ ያስፈልገዋል ብዬ አምናለሁ። እንደየፍላጎታችን መሆን አለበት አልያም ደግሞ ሁሉንም የሚያስማማ አንድ ማባያ ዘዴ መፈጠር አለበት ብዬ አምናለሁ። ብዙ ጊዜ ለሩዝ የሚሰራው ማባያ ወይም የሚሰራው በእኛ አካባቢ ስጎ እንለዋለን። የሚሰራው ስጎ። ለምሳሌ የተፈጨ ሽንኩርት ካለ ነጭ ሽንኩርት የተፈጨ የተፈጨ ቀይ ሽንኩርት ካለ ዘይት ካለ እንትን ጨው ካለ እነዚህን ነገሮች በርበሬም በተጨማሪ የምንፈልገው በበርበሬ ከሆነ በርበሬ አልያ ደግሞ አልጫ የምንፈልግ ከሆነ እርድ ካለ እነዚህ ብቻ ለማባያ በቂ ሊሆኑ ይችላሉ። ምክንያቱም እነዚህ ነገሮች ሁሉም ቦታ ሁሉም ወጥ ሲሰራ የምንጠቀምባቸው ስለሆኑ። ሩዝ ስንሰራም እነዚህን ብንጠቀም ማንም ሰው ለመብላት ይጎረብጠዋል ብዬ አላስብም። ስለዚህ ለማባያ የምንጠቀምባቸው ነገሮች አንዳንዴ የምንወዳቸውን ምግቦች እንድንጠላቸው ሊያደርጉን ስለሚችሉ ለማባያ የምንጠቀምባቸው ነገሮች ላይ ትኩረት አድርገን ተጠንቅቀን መስራት እንዳለብን አምናለሁ። ማለት ነው ስለዚህ ሩዝ እኔ በጣም ነው የምወደው። ስወድ ግን ሩዙ በደንብ ከልብ መቀቀል አለበት። ከዛ በተጨማሪ ለሩዙ ማባያ ተብሎ የሚመጡ ነገሮች በጥንቃቄ መስራት በንጽህና እንደገና በምንፈልጋቸው ነገሮች መስራት አለበት ብዬ አምናለሁ። በተለይ በተለይ ሩዝ በየትኛውም ማባያ ተደርጎ ይሰራ ከቲማቲም ውጪ ከዛ ባሻገር ሩዝ በዳቦ በጣም ነው የምወደው። ብዙ ጊዜ ሰዎች አንዳንድ ሰዎች ሩዝ በእንጀራ የሚበሉ ሰዎች አሉ አውቃለሁ። ነገር ግን እኔ ከምንም ነገር በላይ በተለይ ቁርስ ላይ በደንብ ተከሽኖ የተሰራ ሩዝ ቢቀርብልኝ ከየትኛውም ምግብ አስበልጬ የምበላው ምግብ ነው ማለት ነው። ስለዚህ ሩዝ እወዳለሁ። ሩዝ ግን ከማባያው የግድ ጥሩ መሆን አለበት። ከዛ ባሻገር ቲማቲም የተቀላቀለበት ሊሆን አይገባም። ለኔ ፍላጎት ከዛ ባሻገር ግን ከየትኛውም ቁርስ በላይ ሩዝ በጣም ነው የምወደው ማለት ነው

ስልኬን ስልኬን ብዙ ጊዜ የምሞላው ቢበዛ ቢበዛ በቀን ሁለት ጊዜ አልያ ካነሰ ደግሞ በቀን አንድ ጊዜ እሞላለሁ። ምክንያቱም እንደምናውቀው አሁን አለማችን እጃችን ላይ ናት ያለችው እጃችን ላይ ደግሞ ስልካችን አለ ስለዚህ አለም በእጃችን መዳፍ ላይ ነው ያለው ወይም በስልካችን ውስጥ ነው ያለው ማለት ነው። ስለዚህ ስልካችንን ይዘን ስንንቀሳቀስ አለምን ይዘን እየተንቀሳቀስን ነው ማለት ነው። ምክንያቱም ኮኔክሽን ካለ ወይም ደግሞ የኢንተርኔት አገልግሎት ወይም የበየነ መረብ አገልግሎት ካለ ስልክ ስልካችንን በመጠቀም የትኛውም አለም ውስጥ ያሉ ነገሮችን በደንብ መፈለግ ማየት እንችላለን። አዳዲስ ነገሮችን ማየት እንችላለን ምንም የሚያመልጠን ነገር አይኖርም። እያንዳንዱን ትኩስ ሀሳቦች ትኩስ መረጃዎች በቀላሉ ማግኘት እንችላለን ስልካችንን በመጠቀም ማለት ነው። ስለዚህ በስልካችን ሁሉንም ነገር ስለምንሰራ ተግባራችን ሁሉ ከስልካችን ጋር ስለሆነ ስልካችን የሚኖረው የ የሀይል መጠን የግድ አስፈላጊ ነው ማለት ነው። ስለዚህ ስልኬን በተደጋጋሚ ነው የምሞለው ስልኬን ስሞላ ደግሞ ምን ያክል ጊዜ ያስፈልገኛል የሚለውም አንድ ሀሳብ ውስጥ ሊገባ ወይም ጥያቄ ውስጥ ሊገባ የሚችል ነገር ነው። ስለዚህ ስልኬን በቀን ቢያንስ ሁለት ጊዜ እሞላለሁ። አለበለዚያ ግን በጣም ስልኬን ለተለያዩ ጉዳዮች ከተጠቀምኩበት በቀን ሶስት ጊዜ ልሞላ እችላለሁ ማለት ነው። ለምሳሌ ስልኬን ለስልክ መደወል ጉዳይ ብቻ እንጠቀምበት ከሆነ ስልክ ከመደወል ውጪ ለሌላው ተግባር ማላውለው ከሆነ በቀን አንድ ጊዜም መሙላት ብቻ ሊጠበቅብኝ ይችላል። ነገር ግን ስልኬን ለብዙ ነገሮች ሊጠቀምበት እችላለሁ። ለምሳሌ ስልካችንን በመጠቀም መዝናናት እንችላለን ምክንያቱም አለማችን ላይ የሚለቀቁ የተለያዩ ሙዚቃዎች የተለያዩ ፊልሞች የተለያዩ የኮሜዲ ስራዎች ወይም ደግሞ ያስቂኝ ትእይንቶች በአጭሩ በፍጥነት ስለሚደርሱን ለምሳሌ ዛሬ ሳላስበው አሁን ለምሳሌ መንገድ ላይ የሄድኩ እየሄድኩ የማንቂያ ደውል ብሰማና ስልኬን ከፍቼ ሳይ በአሜሪካ ሀገር የተለቀቀ አዲስ ሙዚቃ እንዳለ ባውቅ ያንን ሙዚቃ ቀኑን ሙሉ ሳይልውል ይችላለሁ። በተለይ የሚስብ ከሆነ ቆንጆ ከሆነ እንደ እኔ የምፈልገው እኔ የምፈልገው አይነት ሙዚቃ ከሆነ ቀኑን ሙሉ ስልኬን በመጠቀም ላይ እችላለሁ። ስለዚህ ቀኑን ሙሉ የተለያዩ የምስል የተቀረጹ ምስሎችን የተቀረጹ ቪዲዮዎችን ሳይ ምውል ከሆነ ስልኬ ባትሪውን ወይም ደግሞ ስልኬ የሞላሁት ስልክ ቶሎ ሊያልቅ ይችላል ማለት ነው። ቶሎ ስልኬ የሚያልቅ ከሆነ ደግሞ ደግሜ ቶሎ መሙላት ይጠበቅብኛል ማለት ነው። ስለዚህ በቀን ውስጥ በጣም ብዙ የ የምስል የተቀረጹ ምስሎችን የማይ ከሆነ በቀን ውስጥ ብዙ የተለያዩ መተግበሪያዎችን የማይ ከሆነ ስልኬ ቶሎ ሊጨርስ ይችላል የሞላሁትን የሞላሁት ሀይል ሊያልቅ ይችላል ስለዚህ በተደጋጋሚ የመሙላት ግዴታ ውስጥ ልገባ እችላለሁ ማለት ነው። አልያ ግን ቅድም እንደተናገርኩት ስልክ ለማውራት ብቻ ከሆነ ምናልባት በሃያ አራት ሰዓት ውስጥ አንድ ጊዜ ብቻ መሙላት ሊጠበቅብኝ ይችላል። ነገር ግን ብዙ ጊዜ በአማካኝ ስልኬን ሁለት ጊዜ እሞላለሁ ማለት ነው። አንድ ጊዜ ማታ ልተኛ ስል እሞላለሁ በሁለተኛ ጊዜ ደግሞ በቀን ወይም በምሳ ሰዓት ወይም በእኩለ ቀን ልሞላ እችላለሁ ማለት ነው። ብዙ ጊዜ በዚህ አይነት ፕሮግራም ወይም ደግሞ በዚህ አይነት ጊዜ ክፍፍል ስልኬን ልሞላ እችላለሁ ማለት ነው። ከዛ ባሻገር ግን ቅድም እንዳልኩት ለምሳሌ ትምህርት የምማርባቸው ጊዜዎች አሉ በተለይ የመስመር ላይ ትምህርቶችን የምወስድባቸው ጊዜዎች አሉ የመስመር ላይ ትምህርቶችን በምወስድበት ጊዜ ብዙ ሀይል ይጠቀማል ስለዚህ ቶሎ የሞላሁት ሊያልቅ ስለሚችል ደግሜ መሙላት ይጠበቅብኛል ማለት ነው። የመስመር ላይ ትምህርቶች በምወስድበት ጊዜ ከዛ በተጨማሪ የምስል ጥሪዎች በማድረግበት ጊዜ በተለይ በተለይ የድምጽ ጥሪዎች ያን ያክል ስልክ ባትሪ እንዲጨርስ ወይም ደግሞ ሀይል እንዲጨርስ ወይም የሞላሁትን እንዲያልቅ ሊያደርግ አይችልም። የድምጽ የ የቪዲዮ ወይም የምስል ጥሪ በማደርግበት ጊዜ ግን ሀይል የመጨረስ አቅሙ በጣም ከፍተኛ ነው። ስለዚህ ብዙ ጊዜ እንደዛ አይነት ተግባራትን በማከናውንበት ጊዜ ቅድም እንዳልኩት ሁለት ጊዜ አለበለዚያ ግን በትንሹ ሶስት ጊዜ በሃያ አራት ሰዓት ውስጥ ማለቴ ነው በሃያ አራት ሰዓት ውስጥ በትንሹ ሶስት ጊዜ ልሞላ እችላለሁ ማለት ነው። እንደ አጠቃላይ ይሄን ሀሳብ ጠቅለል ሳደርገው ስልኬን ለመሙላት ቁጥሩን የሚወስነው አጠቃቀሜ ነው ማለት ነው። ስለዚህ አጠቃቀሜ በጣም ብዙ ብዙ ከሆነ ቶሎ ቶሎ በቀን ሶስት ጊዜ ላደርግ እችላለሁ አለበለዚያ በቀን ሁለት ጊዜ

አዎ የማስታውሰው ልዩ በዓል አለ። ብዙ ጊዜ በተለይ ህፃናት እያለን የምናስታውሳቸው ብዙ በዓላት ይኖራሉ። ከማስታውሳቸው እና በጣም ውስጤን ከሚወጥረኝ ሳስታውሰው ትላንት የተፈጠረ ያክል ከሚሰማኝ አንዱ በዓል የፋሲካ በዓል ነው። "ለምን?" የሚል ጥያቄ ይመጣል መቼም "ለምን ታስታውሰዋለህ?" መባሌ አይቀርም። ከማስታውሳቸው በዓላት አንዱ የፋሲካ በዓል ይሁን እንጂ ሌሎችም የማስታውሳቸው በዓሎች አሉ። ለምሳሌ ከማስታውሳቸው በዓላት አንዱ ፋሲካ ነው ብያለሁ። "ለምንድነው የማስታውሰው?" ወደሚለው ጥያቄ ስመጣ አንድ ጊዜ ነው አስታውሳለሁ እና ብዙ ጊዜ የፋሲካ በዓል የዶሮ በዓል ነው፤ ያ ማለት ዶሮ ይታረዳል። ሁለት ወር ያክል በጾም የምንቆይበት በዓል ስለሆነ ሌሊት እሁድ እለት ነው ብዙ ጊዜ የሚውለው በዓሉ ሌሊት ዘጠኝ ሰዓት እሁድ ሊነጋ ሌሊት ዘጠኝ ሰዓት ላይ የክርስቶስ ትንሳኤ የሚበሰርበት ጊዜ ስለሆነ በዛ ሰዓት ሁሉም ሰው ደስታውን ለመግለጽ ቤተክርስቲያን አድሮ ከመጣ በኋላ ዘጠኝ ሰዓት ላይ ዶሮ ወጥ ይበላል ማለት ነው። ስለዚህ ሁል ሁሉም ሰው የፋሲካን በዓል ዶሮ ወጥ ይኖረዋል ወይም ዶሮ ያርዳል ማለት ነው። ስለዚህ ዶሮ የሚታረደው ማታ ስድስት ሰዓት ወይም አምስት ሰዓት አካባቢ ነው ከምሽቱ ስለዚህ አንድ ጊዜ የማስታውሰው በሰፈሩ ወንዶች ይጠፋሉ እኔ ህፃን ነበርኩ አስታውሳለሁ ግፋ ቢል አስር አመቴ ቢሆን ነው ወይም ከአስር አመት በታች ነው የምሆነው እና ዶሮ ለማድረግ አቅሙ አልነበረኝም። በእኛ ሀገር ባህል ደግሞ ብዙ ጊዜ ዶሮ የሚያርደው ወንድ ልጅ እንጂ ሴት ልጅ ማረድ አትችልም ትልልቅ ሴቶች ቢኖሩም ዶሮውን እንዳርድላቸው ያደረጉኝ ግን እኔን ነው። ወደ አምስት ቤቶች አካባቢ ነበሩ ስለዚህ ዶሮ እንዳርድላቸው ወይም እንድባርክላቸው የጠየቁኝ እኔን ነበር ወይም ደግሞ እንዳርድላቸው ያደረጉኝ እኔን ነበር። ትንሽ ልጅ ነበርኩ ትልልቅ ወንዶች በሙሉ ቤተክርስቲያን ሄደው ነበር። ስለዚህ የሚያርድላቸው አልተገኘም። ዶሮው ካልታረደ ደግሞ ወንዶቹ ዘጠኝ ሰዓት ላይ ከቤተክርስቲያን ሲመጡ የሚበላ ወይም የሚፈሰክበት ዶሮ አይኖርም ማለት ነው ወይም ዶሮ ወጡ ተዘጋጅቶ አይጠብቃቸውም ማለት ነው። ስለዚህ የግድ ስድስት ሰዓት ላይ መታረድ ነበረበት። ለማረድ የግድ እኔን መጠቀም ነበረባቸው ምክንያቱም ህፃን ብሆንም በሰአቱ እዛ አካባቢ የነበርኩት ወንድ እኔ ብቻ ስለነበርኩ ማለት ነው። ስለዚህ ና እረድ ተባልኩ። እንግዲህ የአምስት ቤት ዶሮ አምስት ዶሮ ላርድ ነው ማለት ነው። ስለዚህ የኛን ቤት እናቴ የዶሮውን እግር ሁለቱንም እግር በእግሯ ረግጣ ያዘችልኝ። እንደገና የዶሮውን አካል ያዘችልኝ። አንድ በአንድ እጇ ደግሞ አንደኛውን ጭንቅላቱን በሌላኛው እጇ አንደኛውን አካሉን አድርጋ አንገቱን ወጥራ ሰጠችኝ። ያንን እንደምንም አድርጌ ስል ነበር ቢላዋው ቁርጥ አድርጌ ጣልኩት አንገቱን ማለት ነው ያው አረድኩላት ማለት ነው ከዛ በኋላ ስራዋን ትቀጥላለች። ስለዚህ ቀሪ አራት ቤቶች አሉኝ። ሶስቱም ቤቶች ቀሪዎቹን ሶስቱን ቤቶች ያው በስርዓት ነው ያረድኩላቸው። ያ ማለት ልክ እንደ እናቴ ለኔ ምቹ እንዲሆን አድርገው ስለያዙልኝ ያን የፋሲካ በዓል ዶሮ በዛ አይነት መልኩ አረድኩላቸው። ከዛ ባሻገር አራተኛው ቤት ግን እንዴት እንዳረድኩት አላውቅም ያው ዞሮ ዞሮ በእነሱ በደንብ ስላልያዙልኝ ሊሆን ይችላል ያው ዶሮ እኛ ሀገር ልክ እንደታረደ ነፍሱ እስከሚወጣ ድረስ በብረት ምጣድ ወይም ደግሞ በሳፋ ይከደንበታል ማለት ነው። ለበዓላት በተለይ ለፋሲካ በዓል ዶሮ ይታረዳል ብያችኋለሁ፤ ስለዚህ በሳፋ ይከደናል ማለት ነው። የዛን የፋሲካ በዓል ጊዜ አራተኛው ቤት ያረድኩላቸው ካረድኩት በኋላ በሳፋ ከድነው ያዙት እና ልክ ክፍት ሲያደርጉት ዶሮው አልሞተም ማለት ነው። ያው ደምቷል አንገቱ ጋር አልሞተም ስለዚህ በረ እየበረረ በቃ ቤት ውስጥ በሙሉ ቤቱን ደም በደም አደረገው እቃዎችን አበላ አበላሸ፣ ሶፋዎችን አበላሸ፣ ብርጭቆዎች ሰበረ ከዛ በኋላ እንደገና ተረባርቦ ተይዞ ድጋሚ ታርዶ ነው የሞተው ማለት ነው። ምን ለማለት ፈልጌ ነው ከ ይሄንን የፋሲካ ባእል አሁን የገለጽኩላችሁን የፋሲካ ባእል ለማስታውስበት ትልቁ ምክንያት የማስታውስበት ወይም ደግሞ እንዳልረሳው ያደረገኝ ትልቁ ምክንያት አንዱ ይሄ ዶሮ በዛ ሰዓት በታረደበት ሰዓት ያሳየው ባህሪ እና የነበረው ሁኔታ ነው ማለት ነው። ስለዚህ ከሁሉም በዓሎች በጣም የማስታውሰው የፋሲካ በዓልን ነው የፋሲካን በዓል የማስታውስበት ምክንያት ደግሞ ይሄ የዶሮ ያደረገው ሁኔታ እኔም ያረድኩበት ሁኔታ ትንሽ በመሆኔ ምክንያት ጥንቃቄ ባልሞላው ባልተሞላ መልኩ ያረድኩበት ምክንያት እና የተፈጠረው ችግር ነው የሚያስታውሰኝ ማለት ነው። ከዛ ባሻገር ሌሎች በዓሎችንም አስታውሳለሁ። በተለይ አሁን የጥምቀት በዓል አስታውሳለሁ። ሎሚ የሚ የምንወራወርበት አንድ ሰው የሚወዳትን ልጅ ለማግኘት ጥረት የሚያደርግበት አይነት በዓል ስለሆነ ስለዚህ ከማስታውሳቸው ትልልቅ በዓላት ውስጥ አንዱ የፋሲካ በዓል ነው፤ ሁለተኛው ደግሞ የጥምቀት በዓል ነው ማለት ነው። የበለጠ ግን የፋሲካ በዓልን በዛ ምክንያት ምንም ልራሳው የማልች

አዎ ተፈጥሮን መንከባከብ የማይወድ የለም። በነገራችን ላይ ስለዚህ እኔም ፀጉሬን መንከባከብ እወዳለሁ በጣም ነው ፀጉሬን መንከባከብ የምወደው። የበለጠ ግን የኔን ፀጉር ከመንከባከብ ይልቅ የልጆቼን ፀጉር መንከባከብ እወዳለሁ። የራሴን ፀጉር እንዴት ትንከባከባለህ? ለሚለው አንደኛ ፀጉሩን መንከባከብ ማለት ንጽህና መጠበቅ ማለት ነው። ስለዚህ ቢያንስ ቢያንስ በሳምንት ሁለት ጊዜ ወይም ሶስት ጊዜ እታጠባለሁ ማለት ነው። በነገራችን ላይ የተለያዩ የስፖርት ስራዎችን ስለምሰራ ወይም ደግሞ እንቅስቃሴዎችን በሰፊው ስለማድረግ። ላቦች ይኖራሉ ላብ የሚኖር ከሆነ ደግሞ የፀጉር ፎሊክሎቻችን ወይም የፀጉር ቀዳዳዎቻችን ይደፈናሉ። የፀጉር ቀዳዳዎቻችን ተደፍኑ ማለት ደግሞ ፀጉራችን አደጋ ላይ ነው ወይም ደግሞ ራሰ በረሃ የመሆን እድል ሊገጥመን ይችላል ማለት ነው። ስለዚህ የግድ የፀጉራችንን ንጽህና መጠበቅ ይኖርብናል መታጠብ ይጠበቅብናል ማለት ነው። ስንታጠብ ደግሞ የፀጉራችንን መንከባከብ የምንፈልግ ከሆነ እኔ ለምሳሌ ፀጉሬን መንከባከብ የምፈልግ ከሆነ። የምጠቀምበትን ውሃ የምጠቀምባቸውን ለጽዳት የምትጠቀምባቸውን ነገሮች ለምሳሌ ሳሙና ሊሆን ይችላል እነሱ ላይም ጥንቃቄ ማድረግ ያስፈልጋል። ብዙ ጊዜ የምንጠቀምባቸው ሳሙናዎች በኬሚካል የበለፀጉ ይሆኑና ፀጉራችንን ስንታጠብ ፀጉራችን ላይ ጉዳት ሊያደርሱ ይችላሉ። የምንጠቀምበት ውሃም ውሃውን ለማጽዳት ተብሎ በሚጨመሩ ኬሚካሎች ወይም ክሎሪን ያ ፀጉራችንን ሊጎዳ ይችላል። ስለዚህ ለፀጉራችን በጣም ጥንቃቄ ማድረግ ወይም መንከባከብ ያስፈልገናል ማለት ነው። ፀጉራችንን ስንከባከብ የመጀመሪያው ጉዳይ የሚሆነው የፀጉራችንን ንጽህና መጠበቅ ነው። የፀጉር ንጽህና የሚጠበቀው ደግሞ ፀጉርን አግባብነት ባለው መልኩ መታጠብ ነው። ፀጉሬን መታጠብ በሳምንት ሶስት ጊዜ የምተገብረው ጉዳይ ስለሆነ ከ ፀጉሬን ከምንከባከባቸው መንገድ አንዱ ነው ማለት ነው። ሁለተኛው ፀጉሬን የምንከባከብበት መንገድ ተፈጥሮአዊ የሆኑ ነገሮችን መጠቀም ለምሳሌ ሬትን እናውቃለን በሀገራችን በኢትዮጵያ በሰፊው የኢትዮጵያ ህዝብ የራሱን የፊቱን ሊሆን ይችላል የፀጉሩን ሊሆን ይችላል ተፈጥሮ ለመጠበቅ ወይም ንጽህና ለመጠበቅ የሚጠቀምበት መንገድ ነው። ስለዚህ እኔም ልክ እንደማንኛውም ኢትዮጵያዊ ፀጉሬን ወይም የፀጉሬን ቆዳ ወይም ፀጉሬን የሚበቅልበትን ቦታ ንጽህናና ተፈጥሮ ለመጠበቅ ወይም ከጉዳት ለመከልከል የሬት ተክልን እጠቀማለሁ ማለት ነው። ስለዚህ ሬት በመጠቀም ፀጉሬን በደንብ አድርጌ አሻለሁ ማለት ነው በደንብ ካሸውት በኋላ የተወሰኑ ደቂቃዎች ቆይቼ እታጠባለሁ ወይም አስወግዳለሁ ማለት ነው። ወይ በዚህ ጊዜ መርዛማ የሆኑ በቅባት አማካኝነት ወይም ደግሞ ውሃ ውስጥ በሚኖሩ ኬሚካሎች አማካኝነት የመጡ ችግሮች ወይም ጉዳቶች ካሉ። እንደዚህ አይነት ተፈጥሮአዊ ተፈጥሮአዊ የሆኑ ነገሮችም ወይም ሀርባል የሆኑ ነገሮችን በመጠቀም ጉዳቶችን ማስወገድ ወይም ደግሞ መቀነስ ይቻላል ማለት ነው። ስለዚህ ፀጉሬን ከምንከባከብባቸው ትልቁ ትልልቆቹ መንገዶች እነዚህ ሁለቱን ካልኩ እኔም ብቻ ሳይሆን ቅድም እንዳልኩት ትናንሽ ልጆች አሉኝ ስለዚህ የልጆቼን የፀጉር ፀጉርም ለመንከባከብ የተለያዩ መንገዶች እጠቀማለው ማለት ነው። ከእነዚህ መንገዶች አንዱ ቅድም እንዳልኩት የልጆቼን ፀጉር በሳምንት ቢያንስ ቢያንስ የሴቷን አንድ ጊዜ የወንዱን ሁለት ጊዜ ፀጉራቸውን አጥባቸዋለሁ። ከዛ ባሻገር የሴቷ ፀጉር ማደግ እንዲችል የተለያዩ ነገሮችን እንድትቀባ አደርጋታለሁ ማለት ነው። ለምሳሌ የነጭ ሽንኩርት አይ ሚን የቀይ ሽንኩርት ውሃ ጥሩ ነው ይባላል ያ ማለት ይሄ ቀይ ሽንኩርት ይላጥና ይከተፍና ውሃ ውስጥ ይዘፈዘፋል ተዘፍዝፎ ያድራል ማለት ነው። ያ ማለት ሽንኩርቱ ውስጥ ያለው ንጥረ ነገር ለፀጉር ጠቃሚ የሆነው ንጥረ ነገር በሙሉ ወደ ውሃው ይገባል ማለት ነው። ስለዚህ በዛ ውሃ ሙልጭ አድርጎ ማጠብ ማለት ነው። ስለዚህ የልጄን ፀጉር በዛ አይነት መልኩ ሙልጭ አድርጌ አጥባታለሁ ወይም አጥቢያት አውቃለሁ ማለት ነው። ከዛ ባሻገር አሁን ላይ ለፀጉር የሚጠቅሙ ብዙ ነገሮች እየመጡ ነው ፍራፍሬዎችን ፀጉርን ለማጽዳት ወይም ደግሞ ፀጉርን ለመንከባከብ የምንጠቀምበት ዘመን ላይ መጥተናል። ፀጉርንም ፊትንም ስለዚህ አንዳንዴ አልፎ አልፎ ጊዜ ሲፈቅድ ሁኔታዎች ሲፈቅዱ የልጄን የፀጉ ፀጉር ለመንከባከብ አቡካዶ እጠቀማለሁ ስለዚህ። ለመንከባከብ አቡካዶ በጣም ጥሩ ነው። ተብሎ ስለሚታመን አቡካዶውን ከልጣጩና ከፍሬው ከለየው በኋላ በደንብ ደቁሰዋለሁ ወይም በማንኪያ አሸዋለሁ ከዛ በኋላ ፀጉሯን ሙሉ በሙሉ በአቮካዶ አሸዋለሁ ወይም ደግሞ በደንብ እንዲነካው ወይም እንዲያገኘው አደርገዋለሁ ማለት ነው። ከዛ በኋላ ከቆየን በኋላ ይታጠባል ማለት ነው። ይሄ ብቻ አይደለም ለምሳሌ የጥቁር አዝሙድ ዘይትም ለፀጉር በጣም ጥሩ ነው። ስለዚህ እኔ ፀጉሬን እንከባከባለሁ ወይም መንከባከብ በጣም ነው የምወደው ማለት ነው።

ዜና በመስመር ላይ ብዙ ጊዜ አዳምጣለሁ ምክንያቱም በመስመር ላይ ዜና ማዳመጥን የሚያክል ነገር የለም። እዚህ ኢትዮጵያ ቁጭ ብዬ አሜሪካ በዚህ ሰዓት ምን እንደተፈጠረ በቀላሉ ማየት እችላለሁ። ለምሳሌ ዜና በመስመር ላይ ከማዳምጥባቸው ዘርፎች ወይም ደግሞ ክፍሎች አንዱ ቢቢሲ ነው። ቢቢሲ በጣም ብዙ ትኩስ ዜናዎችን በቅጽበት ወይም ደግሞ ነገሮቹ ከተከሰቱ ብዙ በማይርቅበት ጊዜ ቀጥታ ስለሚያሰራጭ በመስመር ላይ ብዙ ጊዜ ዜናዎችን አዳምጣለሁ። በጣም በሚገርም ሁኔታ በመስመር ላይ ዜና እያዳመጥኩ ካዳመጥኳቸው አሳዛኝ የ የዘገባ አይነቶች የማስታውሰው የ የመንታ ህንፃዎቹ ወይም ደግሞ የትዊንስ የሚባሉት ህንፃዎች ፔንታጎን ህንፃዎች የአሜሪካ ያሉ ህንፃዎች ሲጋጩ ወይም ደግሞ በጀት ሲፈርሱ ያየሁበት ጊዜ በጣም የሚያሳዝነኝ ጊዜ ነው። ይሄን ብቻ አይደለም ብዙ ዜናዎች በመስመር ላይ አዳምጣለሁ ማለት ነው። ወደፊት ወደፊትም አዳምጣለሁ አሁንም እያዳመጥኩ ነው ከዚህም በፊት በጣም ብዙ ዜናዎች በመስመር ላይ አዳምጣለሁ ማለት ነው። ዜናዎችን አላነብም ምክንያቱም እኔ ጋዜጠኛ አይደለሁም። ነገር ግን ጋዜጠኞቹ ዜናውን ሲያነቡ እነሱ የሚያነቡትን ዜና እኔ በደንብ አዳምጣለሁ ማለት ነው። ብዙ ጊዜ ዜና የሚያነቡ ደስ የሚሉኝ ጋዜጠኞች አሉ ኢትዮጵያ ውስጥም ውጭ ሀገርም ማለት ነው። ስለዚህ እንደሚታወቀው በድሮ ጊዜ እነ አለምነህ ዋሴን እናስታውሳለን ኢትዮጵያ ውስጥ ዜናን እንዴት ያቀርቡ እንደነበረ። ስለዚህ በመስመር ላይ የሚቀርቡ ዜናዎች ወይም ደግሞ የሚነበቡ ዜናዎችን በደንብ እከታተላለሁ። አነባ ማነው እነሱ ሲያነቡ እኔ እከታተላለሁ አዳምጣለሁ መረጃዎችን አገኛለሁ ማለት ነው። ነገር ግን ዜና በመስመር ላይ እኔ አላነብም። የሚነበቡ ዜናዎች አሉ ሲነበቡ ግን በጣም ትኩረት አድርጌ አዳምጣለሁ። ምክንያቱም በመስመር ላይ ዜናን ማዳመጥ በጣም ከፍተኛ የሆነ ትኩስ መረጃዎችን ስለሚሰጠን ማለት ነው። ከዛ በኋላ በመስመር ላይ ቀጥታ የሚተላለፉ ዜናዎች ምናልባት ችግሮቹ ከተፈጠሩበት ወይም ደግሞ የሚነበቡት የሚነገሩት ነገሮች ከተፈጠሩበት ቦታ ቀጥታ ስለሚሆን ትክክለኛ የሆነ መረጃ ማግኘት ይቻላል። ስለዚህ ቀጥታ በመስመር ላይ የሚደረጉ ዜናዎችን ባላነብም ነገር ግን የሚነበቡ ዜናዎችን ወይም ደግሞ ከዛ የሚሰራጩ ዜናዎችን አዳምጣለሁ ማለት ነው። ስለዚህ ይሄ ለምንድነው የሚጠቅመኝ? አንደኛ ብዙ ሰዎች ሀሳቦችን እያዛቡ የማሰራጨት ጉዳይ አለ ሀሳቦች የተለያየ ትርጉም ይይዛሉ። ከዛ በኋላ ነገር ግን ከትክክለኛው ምንጭ ዜናዎችን የምናዳምጥ ወይም ደግሞ ትክክለኛ ዜናውን በመስመር ላይ ከሚያነቡ ሰዎች ሀሳቦችን የምናዳምጥ ከሆነ ቀጥተኛ የሆነ ሀሳብ ይኖረናል። ቀጥተኛ የሆነ መረጃ ይኖረናል። ስለዚህ እኛም ለሌሎች ሀሳቡን ስናስተላልፍ ወይም ደግሞ በመስመር ላይ የተነበበን ዜና ሀሳብ ለሌሎች ስናስተላልፍ የተበላሸ ወይም የተዛባ አስተሳሰብ ወይም ደግሞ ሀሳብ አይሆንም ማለት ነው። ስለዚህ ዜናዎችን በመስመር ላይ ባላነብም በመስመር ላይ ሲነበቡ ግን በተደጋጋሚ አዳምጣለሁ ማለት ነው። ከዛ ባሻገር ዜናዎች በመስመር ላይ ቀጥታ ሲነበቡ የሚታዩ ጥቅማ ጥቅሞች አሉ። ቅድም እንደተናገርኩት መረጃው አንደኛ የተፋለሰ አይሆንም። በሁለተኛ ደረጃ መስመር ላይ ሲሆን ቀጥታ ከቦታቸው ወይም ደግሞ ችግሮቹ ከተከሰቱበት ወይም ከተፈጠሩበት ቦታ ወይም ደግሞ የተደረጉ ወይም ደግሞ ዜናው ላይ የተነበቡት በመስመር ላይ ዜናው ላይ ከተነበቡት ነገሮች ውጪ የሆነ ምንም ነገር ሊዘገብ አይችልም ማለት ነው። ስለዚህ በመስመር ላይ የሚዘገቡ ዜናዎችን ባላነብም እሰማለሁ ወይም አዳምጣለሁ። ስለዚህ እነዚህን ነገሮች በማዳመጤ ምክንያት ደግሞ ትኩስ የሆኑ መረጃዎች አገኛለሁ። ትኩስ መረጃዎች ብቻ ሳይሆን ለምሳሌ ነገሮቹን ራሳቸው ከተፈጠሩበት ቦታ በቀጥታ ስለሆነ የሚተላለፉት በትክክል ራሴ በአይኔ አይቼ የራሴን ሀሳብ መውሰድ እችላለሁ ወይም የማያቸውን ነገሮች ቀጥታ ለሰዎች መናገር እችላለሁ ማለት ነው። ስለዚህ ዜናዎችን በመስመር ላይ አላነብም ነገር ግን ዜናዎች በመስመር ላይ ተነበው ያየሁትን መረጃ ለሰዎች መናገር እችላለሁ። ወይም ደግሞ ምንም አይነት መረጃ የተዛባ መረጃ ወይም ደግሞ የተበላሸ መረጃ ሳይሆን በትክክለኛው ከትክክለኛው ምንጭ ያገኘሁትን መረጃ በመስመር ላይ ከተነበቡ ዜናዎች ላይ በመውሰድ ለሰዎች መልእክቱን አስተላልፋለሁ ወይም በሰአቱ መከታተል ላልቻሉ ሰዎች አስተላልፋለሁ ማለት ነው። ስለዚህ ዜና በመስመር ላይ አላነብም ግን

በቤቴ ልዩ የሆነ መቀመጫ አለኝ። የቤቴ አባወራ ነኝ። ስለዚህ በእኛ በሀገራችን በኢትዮጵያ ለየራሳችን መቀመጫ ይኖረናል። ስለዚህ የኔ መቀመጫ አንድ ናት። ልዩ ናት። ስለዚህ የኔ መቀመጫ ላይ ማንም አይቀመጥም። ስለዚህ ሁላችንም የየራሳችን የሆነ መቀመጫ ይኖረናል። ግን እንደ ኢትዮጵያ ሀገር ወይም ደግሞ እንደኛ ሀገር ባህል የአባወራ መቀመጫ ራሱን የቻለ መቀመጫ ነው። አባወራ ማለት የቤቱ አስተዳዳሪ በተለይ ለወንድ ነው አባወራ የሚባለው። ለሴት ከሆነ እማወራ ነው የምትባለው። ስለዚህ ለአባወራም ለእማወራም በቤታችን ውስጥ ልዩ የሆነ መቀመጫ ይኖረናል ማለት ነው። ስለዚህ እኔም ልክ እንደ አንድ ኢትዮጵያዊ አባወራ ወይም እንደ ኢትዮጵያዊ አባት የልጆች አባት የራሴ የሆነ የቤቴ ውስጥ የራሴ መቀመጫ ይኖረኛል ማለት ነው። እቤቴ ሶፋ አለ። ሶፋ በመኖሩ ምክንያት ሰፊ ነው መቀመጫው። ስለዚህ ለራሴ አንድ የግሌ መቀመጫ አለኝ። እዛ ቦታ ላይ ማንም ሰው አይቀመጥም ማለት ነው። ለኔ የተቀመጠ ቦታ ነው። ንጽህናው ይጠበቃል። ለኔ የግሌ ነው። የግሌ መቀመጫ ነው። ማንም ሰው ያንን ቦታ አይሸማኝም ማለት ነው። ያ ቦታ እንዴት ነው መጀመሪያ የተፈጠረው፣ የሚለውን ነገር ስናይ መሃል ላይ ለሁሉም ለቤተሰቡ መሃል የሆነ ያ ማለት እኔ ሄጄ አሁን ለምሳሌ ማታ ላይ የግል መቀመጫዬ ላይ ቁጭ ስል ልጆቼ በግራም በቀኝም እኔን በቀላሉ ማግኘት እንዲችሉ ከእኔ የሚፈልጉትን እርዳታ ማግኘት እንዲችሉ ሆኖ የተዘጋጀ ነው። ከዛ ባሻገር እዛ መቀመጫ ላይ ተቀምጨ በግራም ይሁን በቀኜ ከተቀመጡት ሰዎች ጋር በቀላሉ መግባባት እንድችል፣ ማታ የልጆቼን የቤት ስራ ማሰራት የሚገባኝ ከሆነ በቀላሉ እዛ ቦታ ላይ ሆኜ ለእነሱ ምቹ የሆነ ሁኔታ ፈጥሬ ማስረዳት፣ ማስጠናት ማስነበብ እንድችል የሚያደርግ አይነት ቦታ ነው። ስለዚህ በቤቴ ውስጥ ልዩ የሆነ የግሌ ለኔ ብቻ የተዘጋጀ መቀመጫ አለ ማለት ነው። አንዳንድ ጊዜ ትልቁ ልጄ እኔም እንደ አባቴ መሆን እፈልጋለሁ ብሎ ከአፉ ከተናገረ የመጀመሪያ ስራው የሚሆነው የኔ የግሌ መቀመጫ የሆነበት ቦታ ላይ ሄዶ መቀመጥ ነው። ያ ማለት እኔን ወከለ ወይም ደግሞ እኔን መሰለ ማለት ነው። ስለዚህ በቤቴ ልዩ የሆነ የራሴ የሆነ መቀመጫ አለኝ ማለት ነው። ነገር ግን አንዳንድ ጊዜ ቤታችን ውስጥ ሆነን ይሄ የግሌ ነው የምንለው ነገር ሊኖር ይገባል ብዬ አላምንም። ግን ያው ክብር ከመስጠት አንፃር፣ ቦታ ከመስጠት አንፃር፣ ፍቅርን ከመግለጽ አንፃር ብዙ ጊዜ ቤተሰብ ውስጥ ለእኛ ለአባቶች ወይም ለእናቶች የሚሰጡ ቦታዎች ከፍ ያሉ ናቸው። ስለዚህ ከዚህም የመነጨ ይመስለኛል። ይሄ የአባቴ መቀመጫ ነው ማንም ሰው እንዳይቀመጥ ይላሉ ልጆቼ ማለት ነው። ስለዚህ ማንኛውም ሰው መጥቶ እዛ የኔ የግል መቀመጫ ላይ ሊቀመጥ አይችልም ማለት ነው። ምናልባት ቤት እንግዳ ሊመጣ ይችላል የኔ ቦታ ላይ ማንም ሰው ሊቀመጥ አይችልም። ወይ ምናልባት ቤቱ ጠቦ ብዙ እንግዳ መጥቶ እኔ በእለቱ ቤት ውስጥ የማልገኝና ቤተሰብ ላይ ቤተሰብ ጋር ብዙ ሰው ከመጣ አማራጭ ስለሌለ ቦታውን ለመጠቀም ሊቀመጡበት ይችሉ ካልሆነ በስተቀር በማንኛውም ጊዜ በቂ የሆነ መቀመጫ እያለ ከዛ ባሻገር ምንም አስገዳጅ የሆነ ሁኔታ ሳይኖር ግን ማንም ሰው የኔን መቀመጫ በልዩነት ሄዶ ሊቀመጥ የሚችልበት አጋጣሚ አይኖርም ማለት ነው። ስለዚህ በቤቴ ውስጥ የግሌ የራሴ የሆነ መቀመጫ አለኝ። ያንን መቀመጫ ደግሞ በአግባቡ ነው የምጠቀመው። እኔም ሄጄ የሰው መቀመጫ ላይ አልቀመጥም። ሰዎችም የኔ መቀመጫ ላይ መጥተው አይቀመጡም ማለት ነው። ስለዚህ የኔ የግሌ የሆነ መቀመጫ አለኝ። በቤቴ ውስጥ የኔ ልዩ የሆነ መቀመጫ አለኝ ማለት ነው። ለምንድነው ይሄ የሆነው ቅድም እንደተናገርኩት አንደኛው ክብርን ለመግለጽ ነው። ሁለተኛው ከክብር ባሻገር የግድ አንድ ሰው የራሱ የሆነ እንደፈለገ ንጽህናውን የሚጠብቅለት፣ እንደፈለገ ክብሩን የሚጠብቅለት የራሱ የሆነ ነገር በቤቱ ውስጥ ሊኖረው ይገባል ማለት ነው። ለዛ ነው በቤቴ ውስጥ ለኔ ልዩ የሆነ መቀመጫ አለኝ ያልኩት። ለኔ ልዩ የሆነ መቀመጫ አለኝ ስል ግን እዚህ ጋር ግምት ውስጥ ሊገባ የሚገባው ሁሉም የቤተሰብ አካል የየራሱ የሆነ መቀመጫ ይኖረዋል ማለት ነው። ለእናታቸው ወይም ደግሞ ለእማወራዋም ለራሷ የሆነ ልዩ መቀመጫ አላት። እንደዚሁም ላአባወራ ራሱን የቻለ ልዩ መቀመጫ አለው። ለልጆችም የራሳቸው የሆነ ልዩ መቀመጫ እንዲሁም ለራሳቸው የሆነ አብረው በህብረት ሆነው ሊጫወቱበት የሚችሉበት ልዩ መጫወቻ ቦታም ይኖራቸዋል ማለት ነው። ስለዚህ እንደየቤት ውስጥ እንዳለን የስራ ተዋረድ ወይም ደግሞ የክብር የእድሜ ሁኔታ የየራሳችን የሆነ ክብር ይኖረናል ማለት ነው። ክብራችንን የምንገልጽባቸው ደግሞ ብዙ መንገዶች ይኖራሉ። ከዛ ባሻገር ግን የራሳችን የሆኑ ቁሶችም ይኖሩናል። የቁስ አካሎች ማለቴ ነው። ከነዛ ውስጥ አንዱ የራሳችን የሆነ ልዩ መቀመጫ ነው ማለት ነው። ስለዚህ እንደ አጠቃላይ ጠቅለል ሳደርገው እኔ በቤቴ ውስጥ ልዩ የሆነ መቀመጫ አለኝ።

አዎ ስጦታ መስጠት እወዳለሁ ምክንያቱም ስጦታ በጣም ወሳኝ ነገር ነው። ፕላስ ከዚህ በተጨማሪ ደግሞ ስጦታ ብዙ ጊዜ ለሰዎች ያለንን ክብር ያለንን ፍቅር ያለንን ተስፋ ያለንን ማበረታታት የሚያሳዩ ነገሮች ናቸው። ለምሳሌ አሁን ከሳምንት በፊት ለትልቁ ልጄ ስጦታ ሰጥቼዋለሁ ምን ስጦታ ነው የሰጠሁት? ጫማዎች ሰጥቼዋለሁ ሁለት ጫማ ገዝቼለታለሁ አዳዲስ ጫማ ገዝቼ በስጦታ መልኩ አበርክቼለታለሁ። ለምንድነው የሰጠኸው? ምክንያቱም ስጦታ ሲሰጥ የሆነ ለየት ያለ ነገር ሊኖር ይገባል የሚል ጥያቄ መምጣቱ አይቀርም። ለምንድነው ስጦታ የሰጠሁት? ልጄ በመጀመሪያው ወሰነ ትምህርት ከሁሉም ተማሪዎች አንደኛ ነው የወጣው። ስለዚህ የግድ እሱን ማበረታታት ነበረብኝ። መጀመሪያም ቃል ገብቼለት ነበር። በመጀመሪያው ሴሚስተር ከሁሉም ተማሪዎች ከኦል ወይም ከሁሉም ክፍሎች ከሁሉም የትምህርት ደረጃዎች አንደኛ የምትወጣ ከሆነ ልዩ ስጦታ አለህ። ብዬዋለሁ ስለዚህ አላሳፈረኝም። ማድረግ ያለበትን አድርጎ ማንበብ ያለበትን በአግባቡ አንብቦ መሸፈን ያለበትን በአግባቡ ሸፍኖ በጥሩ ውጤት ከሁሉም አንደኛ ወጣ ማለት ነው። ስለዚህ ከእኔ ምን ይጠበቃል በቃሌ መሰረት ስጦታ መስጠት ይጠበቃል ማለት ነው። ስለዚህ ስጦታ መስጠት እወዳለሁ። ግን ምክንያታዊ ሆኜ ነው። እንደሚታወቀው አሁን ኢትዮጵያውያን በቅርቡ ከሳምንት በፊት የገና በዓል አክብረናል። በገና በዓል ስጦታዎችን በደንብ ተሰጣጥተናል። ለምሳሌ ለብዙ ጓደኞቼ ፕሮስት ካርድ ሰጥቻቸዋለሁ። ስለዚህ ስጦታ መስጠት ባህላችንም ነው። ሁላችንም ስጦታ መሰጣጣት እንወዳለን ስለዚህ እኔም ልክ እንደ አንድ ኢትዮጵያዊ ስጦታ መስጠት እወዳለሁ ማለት ነው። ለምንድነው ስጦታ መስጠት የምወደው ቅድም ተናግሬያለሁ። ለስጦታዎች ምክንያት ሊኖራቸው ይገባል ስለዚህ አንደኛ ለስጦታ የምንሰጠውን ሰው ምን ያክል እንደምናከብረው ያሳያል። በሁለተኛ ደረጃ ስጦታ የምንሰጠውን ሰው ምን ያክል እውቅና እንደፈጠርንለት ያሳያል። አሁን ለምሳሌ ለልጄ ያንን ስጦታ እሰጥሃለሁ ያልኩትን ስጦታ ልክ ስሰጠው እውቅና ፈጠርኩለት ማለት ነው። ትችላለህ ጎበዝ ነህ። በርታ አይዞህ የሚል ነገር የሚል መልእክት ያስተላልፋል ማለት ነው። ለእናቴ ወስጄ ስጦታ ሰጠኋት ማለት አመሰግናለሁ እናቴ እናት ስለሆንሽኝ አመሰግናለሁ ስለወለድሽኝ አመሰግናለሁ ላንቺ ትልቅ ክብር አለኝ እያልኳት ነው ማለት ነው። ስለዚህ ስጦታ መስጠት የግድ ልንወደው የሚገባ በነገራችን ላይ ባንወድ ራሱ አድርገን ባናውቅ ራሱ ጣዕሙን መረዳት ከፈለግን ለሰዎች ስጦታ ሰጥተን ያለውን ስሜት መረዳት እንችላለን። በተለይ የሚሰጥ ሰው ውስጡ ደስተኛ ነው የሚሆነው ስለዚህ ለሰጪውም ደስታ ይፈጥራል። ለተቀባዩም በሰጪው ላይ ያለውን አመለካከት ስለእሱ ያለውን አመለካከት ስለሚያስረዳው። ጥሩ ፍቅርና ደስታን የሚፈጥር ነገር ነው። ስለዚህ ስጦታ መስጠት በጣም ወሳኝ ነገር ነው። አስፈላጊ ነገር ነው። ስለዚህ ሁላችንም ስጦታ መስጠትን መልመድ መቻል አለብን። ስጦታ በመስጠት ውስጥ መሰጠት የሚባል ነገር አለ። እኛ ስንሰጥ ከላይ ደግሞ ፈጣሪ ለእኛ የሚሰጠን ነገር አለ የሚያከብረን ነገር አለ ፍቅርን ይሰጠናል ሰላም ይሰጠናል። ስለዚህ ስጦታ መስጠት በጣም ከምወዳቸው ልማዶቼ ከሆኑ ነገሮች መካከል አንዱ ነው። ስለዚህ እኔ ስጦታ ለልጆቼ እሰጣለሁ ለባለቤቴ እሰጣለሁ ለምሳሌ በባለፈው አዲስ ዘመን ለባለቤቴ የሽቶ ስጦታ ሰጥቻታለሁ። ለምን ምን ማለት ነው? በጣም አንቺ ጥሩ ነሽ። ለልጆችሽ ጥሩ እናት ነሽ ለኔ ጥሩ ሚስት ነሽ ስለዚህ በዚሁ ጥንካሬሽ በርቺ ቤተሰብሽን ጠበቅ አድርገሽ ያዢ የሚል መልእክት ያስተላልፋል ማለት ነው። ስለዚህ ስጦታ መስጠት በጣም አስፈላጊ ነገር ነው። ሁላችንም ልናዘወትረው የሚገባ ነገር ነው። ምክንያቱም ከሚሰጠው ሰው በላይ ሰጪው በጣም ውስጣዊ የሆነ ደስታን ስለሚፈጥርለት ማለት ነው። ሌላው የስጦታ አንዱ ትልቁ ጥቅም እንደሚታወቀው በስጦታ ውስጥ የሚሰጠው ነገር አጓጉይ ነው የሚሆነው። ስለዚህ ስጦታ አይናቅም ትንሽም ትልቅም ሊሆን ይችላል። ስለዚህ ማንኛውም ሰው ለጓደኛው ሊሆን ይችላል ለቤተሰብ አባሉ ሊሆን ይችላል። ለአካባቢው ሰው ሊሆን ይችላል ለመምህሮቹ ሊሆን ይችላል ለተማሪዎቹ ሊሆን ይችላል ለማንኛውም ሰው ስጦታን እንደ አቅሙ ቢሰጥ ትልቅ ነው። ስንሰጥ ደግሞ የምንሰጠው ነገር ለዛ ሰው የሚጠቅመው መሆን መቻል አለበት። ለምሳሌ ለተማሪ ደብተር ብንሰጠው እስኪብሪቶ ብንሰጠው ወይም ደግሞ አጋዥ መጽሐፍ ብንሰጠው ይጠቅመዋል ማለት ነው። መጽሐፎች ብንሰጠው ይጠቅመዋል ማለት ነው። ስለዚህ ስጦታ ስንሰጥ መስጠቱ እንዳለ ሆኖ የምንሰጠው ስጦታ ግን ለምንሰጠው ሰው የሚያገረግለው የሚጠቀምበት እኛን ሁል ጊዜ የሚያስታውስበት ቢሆን ተመራጭ ነው። ማለት ነው። ስለዚህ እንደ አጠቃላይ ስጦታ መስጠት እኔ በጣም ነው

ብዙ ጊዜ ስብሰባ አደርጋለሁ። ስብሰባን የማደርግባቸው ቦታዎች ግን ይለያያሉ ለምሳሌ በመስሪያ ቤት ስብሰባ ላደርግ እችላለሁ። በቤት ውስጥ ስብሰባ ላደርግ እችላለሁ እንዲሁም በኳስ ሜዳ ስብሰባ ላደርግ እችላለሁ። በመስሪያ ቤት የሚደረጉ ስብሰባዎችን ስንመለከት ብዙ አይነት ስብሰባዎች ይኖራሉ። በአመት ውስጥ የሚደረጉ ስብሰባዎችን ወይም ጠቅለል ያሉ ጠቅላላ ስብሰባዎችን ስንመለከት። ሳምንታዊ ስብሰባ ሊኖር ይችላል ወራዊ ስብሰባ ሊኖር ይችላል። የሩብ አመት ስብሰባ ሊኖር ይችላል እንዲሁም የግማሽ አመት ወይም ደግሞ በስድስት ወር የሚደረግ ስብሰባ ሊኖር ይችላል። ወይም ደግሞ በአመቱ መጨረሻ የሚደረጉ የስብሰባ አይነቶች ሊኖሩ ይችላሉ። ሌላው ደግሞ በአስገዳጅ ሁኔታ ውስጥ የሚደረጉ ስብሰባዎች አሉ። ለምሳሌ የምንሰራበት ድርጅት ውስጥ ወይም የምንሰራበት መስሪያ ቤት ውስጥ ለምሳሌ አንዳንድ አስቸጋሪ ሁኔታዎች በሚፈጠሩበት ጊዜ ለምሳሌ እቃዎች ሊጠፉ ይችላሉ። ክፍሎች ወይም ደግሞ ቢሮዎች ሊዘረፉ ይችላሉ። በተለያየ ምክንያት እንደዚህ አይነት አስገዳጅ ሁኔታዎች ሲፈጠሩ ፈጠን ያለ የስብሰባ ጥሪ ሊካሄድና ስብሰባ ልናካሂድ እንችላለን ማለት ነው። ስለዚህ በመስሪያ ቤቱ ውስጥ በዋናነት የሚደረጉ ስብሰባዎችን ስንመለከት ወራዊ ስብሰባዎች ስለሚኖሩ ብዙ ጊዜ በአመት አስራ ሁለት ጊዜ ስብሰባ ይኖራል። ከዛ ባሻገር የሩብ አመት የግማሽ አመት እና የአመት አመታዊ ስብሰባ የሚባሉ አሉት እነዛን ሶስቱን ስንጨምር ከአስራአምስት ጊዜ በላይ መደበኛ ስብሰባዎች ሊደረጉ ይችላሉ ማለት ነው። ከዛ ባሻገር ግን አስገዳጅ ሁኔታዎች ሲፈጠሩ ብዙ ጊዜ ስብሰባ ሊደረግ ይችላል ማለት ነው። በቤቱ ውስጥ ያሉ ሰብሰባዎችን ስንመለከት ብዙ ጊዜ በሳምንቱ ውስጥ ያከናወናቸውን ተግባራት በሳምንቱ መጨረሻ መገምገም አለብን ስለዚህ ቢያንስ በሳምንት አንድ ጊዜ ስብሰባ ይደረጋል። አልያ ደግሞ ልክ በመስሪያ ቤት እንዳልኩት አስገዳጅ ሁኔታዎች ሲፈጠሩ ስብሰባዎች ሊደረጉ ይችላሉ ማለት ነው። ከእነዚህም ስብሰባዎች ቤት ውስጥ ከሚደረጉ ስብሰባዎች መካከል ሳምንታዊ የሆኑ ስብሰባዎች ሲደረጉ ልጆች ምን ያክል ትምህርታቸውን እየተከታተሉ እንደሆነ በቤቱ ውስጥ የነበሩ ጠንካራ ጎኖች ደካማ ጎኖችን ለመገምገም የሚያግዘን ስለሆነ ቢያንስ ቢያንስ በሳምንት አንድ ጊዜ መደበኛ እንኳን ባይሆን ስብሰባዎች ይኖራሉ ማለት ነው። ከዛ ባሻገር በእግር ኳስ ሜዳ የሚደረጉ የስብሰባ አይነቶች አሉ። ከእነዚህም የስብሰባ አይነቶች መካከል ለምሳሌ የምናሰለጥናቸው የእግር ኳስ ቲሞች ወይም ደግሞ ቡድኖች ይኖራሉ። በእነሱ መካከል የሚደረገውን እንቅስቃሴ ለመገምገም የሚደረጉ የስብሰባ አይነቶች አሉ። ሌላው በጨዋታ መሃል የሚደረግ በጨዋታ መሃል በሚደረግ የእረፍት ሰዓት የሚደረጉ ስብሰባዎች አሉ። ሁሉም አላማቸው ግን የትኛው ደካማ ጎናችን ነው የትኛው ጠንካራ ጎናችን ነው ደካማ ጎናችንን በምን እናስተካክል? ጠንካራ ጎናችንን ደግሞ በምን እናስቀጥል የሚል ግምገማን የያዙ ነው የሚሆኑት ማለት ነው። ከዛ በተጨማሪ ስብሰባዎች የሚደረጉባቸው ጊዜያት እና ቦታዎች ለምሳሌ በሰፈር ውስጥ የሚደረጉ የስብሰብ አይነቶች አሉ። ያ ማለት ማህበረሰቡ የሚያደርጋቸው ስብሰባዎች ማለት ነው። ለምሳሌ አንዳንድ ጊዜ ሌቦች የሚበዙባቸው ጊዜያት አሉ። ወይም በጋራ የምንገናኝባቸው የተለያዩ ምክንያቶች አሉ ለምሳሌ እድር ሊያገናኘን ይችላል እቁብ ሊያገናኘን ይችላል። ሞት ሊያገናኘን ይችላል ደስታ ሊያገናኘን ይችላል ስለዚህ በእነዚህ ጊዜዎች የሚደረጉ የተለያዩ ስብሰባዎች ይኖራሉ ማለት ነው። ለምሳሌ የእድርን ስብሰባ ስንመለከት ቢያንስ በሳምንት አንድ ጊዜ ስብሰባ ይኖራል ብዙ ጊዜ እሁድ ጠዋት የእድር የሰብሰባ ጊዜ ነው ስለዚህ ሁሉም የእድሩ አባላት ተገኝተው በየሳምንቱ ማውጣት ያለባቸውን ወጪ ያደርጋሉ የእድሩን ጠንካራና ደካማ ጎኖችንም ይገመግማሉ ማለት ነው። ስለዚህ የእድሩ እድር የሚባለው ነገር በዋናነት የሚያገለግለው ቅድም እንዳልኩት በሀዘንና በደስታ ተገናኝተን ችግሮቻችንን ለመጋራት ደስታዎቻችንን ለመካፈል የሚጠቅም ስለሆነ ቢያንስ ቢያንስ በሳምንት አንድ ጊዜ ስብሰባ እየተደረገ ጎዶሎ ነገሮች ይሟላሉ ጥንካሬዎቹ ደግሞ እንዲቀጥሉ ይደረጋሉ ማለት ነው። ከዛ ባሻገር እቁብ የሚባለው ደግሞ የተወሰነ የተወሰነ ወጪ ሁላችንም እያዋጠን በሚጠራቀም ገንዘብ የገንዘብ ፍላጎት ለሚኖረው እና ጊዜያዊ ችግሮቹን ለመፍታት ለሚፈልግ ሰው አጠራቅሞ መስጠት እና በዙር ሁሉም ሰው በዛ መልኩ ገንዘብ የሚያገኝበት መንገድ ነው። ስለዚህ በእቁብ ጊዜም የምንሰበሰብባቸው ጊዜዎች ብዙ ይሆናሉ ማለት ነው። ከዛ ባሻገር ቅድም እንደተናገርኩት በእግር ኳስ ሜዳ ስብሰባዎች ይደረጋሉ። አላማቸው የምንሳተፍበት ቡድን ያሉበትን ድክመቶችና ጥንካሬዎች በደንብ አውቆ በጥንካሬዎቹ ለመቀጠል በድክመቶቹ ደግሞ ያሉበትን ክፍተቶች ለማስተካከል የሚጠቅም የስብሰባ አይነት ሲሆን ሁሉም የቡድኑ አባላት በስብሰባው ላይ የሚሳተፍ ይሆናል። ደካማ ጎኖቹን በግልጽ የሚያሳይና ድክመቶቹን በግልጽ የሚቀበል ይሆናል። ከዛ በኋላ ደግሞ ለቀጣይ ጨዋታ ማስተካከል ያለበትን ነገር አስተካክሎ የሚቀርብ ይሆናል ማለት ነው። ስለዚህ እንደ አጠቃላይ ስብሰባዎችን ብዙ ጊዜ አደርጋለሁ እንደየቦታውና እንደየሁኔታው ይለያያል ስለዚህ በቤት ውስጥ በመስሪያ ቤትና በእግር ኳስ ሜዳ

አዎ ብስክሌት እጋልባለሁ በርግጥ አሁን ላይ አይደለም። በጣም ለረጅም ጊዜ ግን ብስክሌት ጋልቤ አውቃለሁ። ብስክሌት ለመጋለቤ በጣም ብዙ ምክንያቶች አሉኝ። እንደሚታወቀው አሁን ላይ የትራንስፖርት አገልግሎት በጣም አስጊና አስቸጋሪ ሁኔታ ላይ እየደረሰ ያለበት ዘመን ነው ወጪውን በጣም ከባድ ነው ስለዚህ የብስክሌት መጋለብ ጉዳይ እዚህ ጋር አጽኖት ሊሰጠው ይገባል ያ ማለት ብስክሌት በመጋለባችን ምክንያት የምናተርፈው በጣም ብዙ ነገር አለ ማለት ነው። በመጀመሪያ ደረጃ ብስክሌት መጋለብ ራሱን የቻለ ስፖርት ነው። ብዙዎቻችን የስራ ሁኔታችን ወይም ደግሞ የምንማርበት ሁኔታ ወይም የምንሰራበት አካባቢ ብዙ እንድንቀመጥ የሚያስገድደን እንደመሆኑ መጠን ለብዙ ገዳይ ለሆኑ በሽታዎች ተጋላጭ እንሆናለን ባለመንቀሳቀሳችን ምክንያት ለሚመጡ በሽታዎች ተጋላጭ እንሆናለን ስለዚህ ብስክሌት መንዳት የጤናም ገጸ በረከት አለው ማለት ነው። ስለዚህ ለጤናችን ወይም ጤናችንን ለመጠበቅም ቢሆን ብስክሌት መንዳት ይኖርብናል። ማለት ነው። ስለዚህ ብስክሌት እነዳለሁ ጤናዬን ለመጠበቅም ጭምር እነዳለሁ ማለት ነው። ብዙ መንቀሳቀስ ስፈልግ፤ ወይም ድብርት ሲሰማኝ ወይም ሰውነቴን የመጫጫን አይነት ስሜት ሲሰማኝ ብስክሌት በፊት በጣም እነዳ ነበረ ያ ማለት እንደ ስፖርት ቆጥሬው ሆኖ ማለት ነው ከዛ በተጨማሪ ትምህርት ቤት ለመሄድ ብስክሌት በጣም እጠቀም ነበር። ወይም ብስክሌት እጋልብ ነበር። ትምህርት ቤቴ እኔ ከምኖርበት አካባቢ ትንሽ ራቅ ያለ ስለነበረ፤ ብስክሌት ነበረኝ ስለዚህ ትምህርት ቤት ለመሄድ ለትራንስፖርት ሳንቲም ከመክፈልም የተለያዩ የታክሲ ሰልፎች ላይም ጊዜ ከማጥፋት ይልቅ በራስ መንቀሳቀስን የሚያክል ነገር የለም ስለዚህ ብስክሌት በመጠቀም ወደ ሚሄድበት ትምህርት ቤት በብስክሌት እሄድ ነበር ማለት ነው። ከዛ በተጨማሪ ወደ ስራ ቦታ ለመሄድም ብስክሌት እጠቀም ነበር። መምህር በነበርኩበት ጊዜ ብስክሌት ተጠቅሜ ነበር ከቤቴ ወደ ትምህርት ቤት ከትምህርት ቤት ወደ ቤት የምመለሰው ምክንያቱም አንደኛ አካባቢው በጣም አቧራማ ነው። በሁለተኛ ደረጃ ደግሞ መልካም ምድሩም ትንሽ አስቸጋሪ ስለሆነ የግድ ርዘም ያለውን መንገድ መርጦ የተሻለ መንገድ መርጦ ወደ ቤት መሄድ ወይም ወደ ስራ ቦታ መሄድን ይጠይቅ ነበር። ስለዚህ መንገዱ ከረዘመ ደግሞ በሰአት ለመድረስ አዳጋች ስለሚሆን ወይም አስቸጋሪ ስለሚሆን ብስክሌት መጠቀም ግድ ይላል ማለት ነው። ስለዚህ ብስክሌት እጠቀም ነበር ወይም እጋልብ ነበር ማለት ነው። በዚህ በዚህ ምክንያት ሌላው ለመዝናናት ለምሳሌ አንዳንድ ጊዜ ከከተማ ወጣ ብሎ መዝናናት የሚያስፈልገን ጊዜ ይኖራል ስለዚህ ከጓደኞቼ ጋር ሌሎች ብስክሌት ካላቸው ጓደኞቼ ጋር አብረን እንሆንና ከከተማ ወጣ ብለን ቀስ ባለ ፍጥነት በብስክሌት እንቅስቃሴ አድርገን ንጹህ አየር ወስደን ብስክሌቶቻችንን አስቀምጠን አየር አየር ወስደን ወይም ደግሞ ተራራማ ቦታ ላይ ቁጭ ብለን በደንብ ከተዝናናን በኋላ ተመልሰን ለመምጣት እንድንጠቀምበት ነበር። ማለት ነው ስለዚህ በበፊት ህይወቴ ብስክሌትን በጣም እጠቀም ነበር። አሁን ላይ ግን ብስክሌትን የምትጠቀምበት አይነት ሁኔታ ላይ ስላልሆንኩ ብስክሌት እየተጠቀምኩ አይደለም ወይም እየተጋለብኩ አይደለም ብስክሌት ግን በጣም ብዙ ጊዜ ጋልቤያለሁ። ምናልባት አስገዳጅ ሁኔታዎች የሚመጡ ከሆነ ወደፊትም ብስክሌት ልጋልብ እችላለሁ ማለት ነው ስለዚህ አሁን ላይ እየጋለብኩ ባይሆንም ለረጅም ጊዜ ግን ብስክሌትን መጋለብ ተጠቅሜያለሁ ማለት ነው። ሌላው በአምስት በአስር ኪሎ ሜትር ርቀት ያሉ ቦታዎች ለመሄድ ብስክሌትን እጠቀም ነበር። ብስክሌት ከምጠቀምባቸው ምክንያቶች አንዱ እንትን ነው። የግድ መጠቀም ያለብኝን አይነት ሁኔታዎች ላይ መሆን መቻል አለብኝ በተለይ በተለይ ጉዞዎችን በማደርግበት ጊዜ ብስሌት ይጠቀም ነበር። ጉዞዎች ሲባሉ ርቀታቸው በጣም ራቅ ያለ ወይም ከፍ ያለ አይነት ርቀት የሚኖራቸው ቦታዎች ላይ ነው የሚሆነው ስለዚህ ብስክሌት የምጠቀምባቸው ጊዜዎች በጣም ብዙ ናቸው። አስገዳጅ ሁኔታዎችም ብዙ ናቸው በዚህም አማካኝነት ብስክሌት እንዲጠቀም ከሚያስገድዱኝ ምክንያቶች መካከል የሚገለጹ ናቸው ማለት ነው። ለምሳሌ ትምህርት ቤት ስሄድ ብስክሌት እንደምትጠቀም ተናግሬያለሁ። ስራ ቦታ ስሄድ ብስክሬት ለመጠቀም እንደመጠቀም ተናግሬያለሁ ወይም እንደምጋልብ ተናግሬያለሁ። ለመዝናናትም ብስክሌት እንደምጋልብ ተናግሬያለሁ። ስላክም አሁን ለምሳሌ ከእኛ ሰፈር ወደ ሌላኛው ሰፈር ለመሄድ ብስክሌት የግድ መጠቀም ይኖርብኛል። ለምሳሌ አንድ ከተማ ውስጥ እዚህ አዲስ አበባ ውስጥ ሆኜ ከአንድ ሰፈር ሌላ ሰፈር ለምሳሌ መልእክት ቢኖረኝ ማደርሰው እቃ ቢኖረኝ ወይም የግድ ማግኘት የሚጠበቅብኝ አይነት ሰው ቢኖር ብስክሌትን እንደ መጓጓዣ መንገድ እጠቀማለሁ ማለት ነው። ከዛ ባሻገር ብስክሌት እንድጠቀም የሚያስገድዱኝ ጉዳዮች ቅድም እንደተናገርኩት ስፖርታዊ እንቅስቃሴዎችን ማድረግ ስፈልግ እጠቀማለሁ ማለት ነው ስፖርታዊ እንቅስቃሴዎችን ለምሳሌ በእግሬ መሮጥ የማልችልበት አይነት ሁኔታ የሚፈጠር ከሆነ ብስክሌትን በመጠቀም ፔዳል በደንብ በመምታት ፍጥነቴን በመጨመር ልክ እንደ ስፖርታዊ እንቅስቃሴ አድርጌ ልወስደውና ራሴን ላዝናናበት ስፖርት ልሰራበት እችላለሁ። ስለዚህ ብስክሌት እጋልባለሁ ብስክሌት እጋልባለሁ ስል በምክንያት ነው ማለት ነው። ብስክሌት

አዎ ከዝናብ ውሃ ሰበስባለሁ ምክንያቱም ብዙ ጊዜ የውሃ እጥረት አለ እኛ አካባቢ የምንኖረው አፓርታማ አካባቢ ስለሆነ ወይም የጋራ መኖሪያ ቤቶች አካባቢ ስለሆነ ሮቶ ውስጥ ትልልቅ ሮቶዎች ውስጥ የተራቀሙ ውሃዎች ቶሎ ስለሚያልቁ እንደገና ደግሞ በአፓርታማዎች አካባቢ ያው የሽንት ቤት አጠቃቀማችንም የግድ በየቤታችን ስለሆነ የግድ ቤታችንን ንጽህና በውሃ አማካኝነት መጠበቅ ስለሚኖርብን የግድ ውሃ ያስፈልገናል። ውሃ ደግሞ ቶሎ ቶሎ ስለሚያልቅ እንደገና ደግሞ ቶሎ ቶሎ ውሃ ስለማይመጣ የዝናብ ውሃ እሰበስባለሁ። ስለዚህ ቤት ቤት ለማጽዳት ልብስ ለማጠብ እና ለተለያዩ ምክንያቶች የዝናብ ውሃ ሰበስባለሁ ስለዚህ የዝናብ ውሃ የምሰበስብባቸው አጋጣሚዎች ብዙ ናቸው ማለት ነው።

ውሃ ማጠጣት አውቃለሁ ምክንያቱም በዙሪያዬ የተከልኳቸው የተለያዩ አትክልት አሉ የተለያዩ አዘርት አሉ ለምሳሌ ከቤቴ በስተጀርባ የሽንኩርት በመደብ ላይ የተተከለ ሽንኩርት አለኝ ስለዚህ ምሽት ምሽት ላይ ሁልጊዜም ውሃ እጠጣለሁ እንዲሁም ደግሞ የተከልኳቸው የአቡካዶ እና የማንጎ ዝርያ እንትኖች አሉ ስለዚህ እነሱንም ውሃ እጠጣለሁ ማለት ነው ስለዚህ ውሃ ማጠጣት አውቃለሁ ማለት ነው። ብዙ ጊዜ ውሃ ማጠጣው ጠዋትና ማታ ነው ስለዚህ የተከልኳቸው አትክልቶች በትክክል እንዲበቅሉልኝ ጠዋትና ማታ ጊዜያቸውን ጠብቄ ውሃ እጠጣለሁ ማለት ነው። በተለይ በተለይ ማታ ፀሀይ ካዘቀዘቀች በኋላ እና ጠዋት ደግሞ ፀሀይ ከመውጣቷ በፊት ብዙ ጊዜ የተከልኳቸውን አትክልቶች ውሃ ማጠጣት እወዳለሁ አውቃለሁ ማለት ነው።

ዛሬ የአየር ሁኔታው በጣም ፀሀያማ ነው የነበረው ጠዋት ስንነሳ ትንሽ ቅዝቃዜ እና ብርድ ነበረ። ነገር ግን ትንሽ ቆየት እያለ ሲመጣ አየሩ እየሞቀ እየሞቀ እየሞቀ መጣና በጣም ሀሪፍ አየር እየሆነ ለቀቅ ያለ ፈታ ያለ ምቹ የሆነ አየር እየሆነ መጣ። ነገር ግን ወደ ምሳ ሰዓት አካባቢ በጣም ፀሀይዋ እየጠነከረች እየጠነከረች ነው የመጣችው ምናልባትም ወደ ስምንት ሰዓት ምናምን አካባቢ ጥላ ካልያዝን ለመንቀሳቀስም በጣም ትንሽ ከባድ የነበረበት ጊዜ ነበረ። ስለዚህ ዛሬ ቀኑ እንደ አጠቃላይ ጠቅለል አድርገን ስናየው ፀሀያማ ቀን ነበረ ብለን ማጠቃለል እንችላለን ማለት ነው። ስለዚህ ፀሀያማ ቀን ነበረ

የእቃ ቁጥጥር አደርጋለሁ ምክንያቱም የእቃ ቁጥጥር ማድረግበት ትልቁ ምክንያት ብዙ ጊዜ እኛ ኢትዮጵያውያን የተለያዩ ክብረ በዓላት ይኖሩናል በክብረ በዓላት ጊዜ ብዙ የግብዣ ስነ ስርዓቶች እናደርጋለን ግብዣ በሚደረግበት ሰዓት ደግሞ የማናውቃቸው ሰዎችም ቤታችን መጥተው ተስተናግደው መሄድ ይችላሉ እንደ መብትም እየተቆጠረ የመጣበት ጊዜ ስለሆነ በዛ ሰዓት ብዙ መጠጫዎች ብዙ የመመገበያ ሳህኖች ምናምን ይወጣሉ ማለት ነው። ስለዚህ የእቃ ቁጥጥር ማድረግ የግድ ያስፈልጋል ስለዚህ የእቃ ቁጥጥር አደርጋለሁ ማለት ነው። ሌላም ሌላውም ቤት ውስጥ የእቃ ቁጥጥር አደርጋለሁ ምክንያቱም ህፃናት ስላሉ የሚሰበሩ እቃዎች በቀላሉ ሊሰበሩ ይችላሉ። የሚጠፉ እቃዎች የሚወድቁ እቃዎችን በቀላሉ ሊወድቁ ይችላሉ ስለዚህ የእቃዎችን ጤንነት ለመጠበቅ የግድ የእቃ ቁጥጥር አደርጋለሁ ማለት ነው።

መዘመር እወዳለሁ ምክንያቱም እኔ ሃይማኖተኛ የሆንኩ ሰው ነኝ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። በሃይማኖታችን ደግሞ በጣም ብዙ መዝሙሮች አሉ። እነዛን መዝሙሮች ከቤተክርስቲያን አባላት ጋር ሆኜ እዘምራለሁ ማለት ነው። ምክንያቱም እነዚህ መዝሙሮች እረፍትን የሚሰጡኝና ሰላም የሚፈጥሩልኝ ስለሆነ። ከ ከመዘመር ባሻገር ወይም ደግሞ የሃይማኖታዊ መዝሙሮችን ከመዘመር ባሻገር ልጆቼ ህፃናት ናቸው። ትምህርት ቤት ተምረው ይመጣሉ ብዙ አይነት መዝሙሮች ስለዚህ እነሱ ያስጠኑኛል። እነሱ ለኔ በማስጠናት ውስጥ ራሳቸውን የማስታወስ አቅማቸውን ይጨምራሉ። ከዛም በተጨማሪ ለኔም ደስታን ይፈጥሩልኛል። ስለዚህ እነሱ ያስተማሩኝን መዝሙር ለነሱም ደስታ ለመፍጠር ከዛም ባሻገር የነሱን እውቀትም ለመለካት አብሬያቸው እዘምራለሁ ማለት ነው። በመስመር ላይ ያሉ መዝሙሮችንም ከእነሱ ጋር በመሆን እነሱን የሚያዝናኑ ስለሆኑ እዘምራለሁ ማለት ነው። ስለዚህ መዘመር እወዳለሁ ማለት ነው። ምክንያቱም መዘመር ውስጥ ብዙ እረፍት ስለሚኖር

ብዙ ማህበራዊ ሚዲያዎችን እጠቀማለሁ ከምጠቀምባቸው ማህበራዊ ሚዲያዎች መካከል እነ ፌስቡክን እነ ቲክቶክን እነ ሊንክድኢን እነ ዋትሳፕን እና የመሳሰሉትን የማህበራዊ ሚዲያዎች እጠቀማለሁ እነዚህን ብቻ ሳይሆን ዩቲዩብ ላይ በጣም ፍቅር አለኝ በጣም ብዙ ነገሮችን እከታተላለሁ በዩቲዩብ ስለዚህ ብዙ አይነት ማህበራዊ ሚዲያዎችን እከታተላለሁ ወይም እጠቀማለሁ ማለት ነው። በነገራችን ላይ ብዙ የመስመር ላይ ስልጠናዎችንም እወስዳለሁ። በተለይ ዩቲዩብን ወይም ደግሞ ከማህበራዊ ሚዲያዎች ውስጥ ዩቲዩብን በመጠቀም እንዲሁም ቴሌግራምን በመጠቀም ከብዙ ሰዎች ጋር ትምህርታዊ የሆኑ ነገሮች እወያያለሁ በመስመር ላይ ማለት ነው። ስለዚህ በመስመር ላይ የተለያዩ የትምህርታዊ የሆኑ የመዝናኛ ዘርፍ ያላቸው በጣም ሊያስተምሩ የሚችሉ እና ሊያዝናኑ የሚችሉ ጉዳዮች ላይ እሳተፋለሁ። ያ ማለት ማህበራዊ ሚዲያዎችን በመጠቀም ብዙ ጥቅሞችን እያገኘሁ እገኛለሁ ማለት ነው። ስለዚህ የማህበራዊ ሚዲያዎችን እጠቀማለሁ ማለት ነው።

ልብስ በሳምንት ቢያንስ ሁለት ጊዜ አጥባለሁ። በሳምንት ሁለት ጊዜ የማጥብበት ምክንያት አንደኛው በሳምንቱ መጨረሻ የኔን የባለቤቴን እና የልጆቼን ዩኒፎርሞች እና የቆሸሹ ልብሶች ስብስቤ አጥባለሁ። በሳምንቱ አጋማሽ ደግሞ ምናልባት ወይ ማክሰኞ ወይ እሮብ አካባቢ ደግሞ እንዲሁ ቤት ውስጥ ያሉ መታጠብ ያለባቸው ልብሶች ምናልባት የሶፋ ልብሶች ሊሆኑ ይችላሉ የጠረጴዛ ልብሶች ሊሆኑ ይችላሉ። እንዲሁም ደግሞ የኔን የግሌን ካልሲዎች ሊሆን ይችላሉ ፓንቶች ሊሆኑ ይችላሉ እነሱን ሰብስቤ በድጋሚ አጥባለሁ ማለት ነው። ስለዚህ አላጠብኩም ከተባለ በሳምንቱ ውስጥ ቢያንስ ቢያንስ ልብስ በሳምንት ሁለት ጊዜ አጥባለሁ ማለት ነው። ስለዚህ ልብስ ምን ያክል ጊዜ እንደማጥብ የገለጽኩት በአስገዳጅ ሁኔታዎች ውስጥ ሳይሆን በመደበኛ ሁኔታዎች ውስጥ ነው። አንዳንድ ጊዜ ግን ለምሳሌ ክረምት በሚሆንበት ጊዜ እና ልብሶች በጣም በሚቆሽሹበት ጊዜ ከሁለት ጊዜም በላይ ላጥብ የምችልባቸው አጋጣሚዎች ይፈጠራሉ ማለት ነው። ስለዚህ እንደ አጠቃላይ ግን ቢያንስ ቢያንስ በሳምንት ሁለት ጊዜ አጥባለሁ ማለት ነው።

ሌሎችን አበረታታለሁ። ብዙ ጊዜ ሌሎችን የማበረታታት ላይ እንደውም ጠንካራ ነኝ ብዬ አስባለሁ። ምክንያቱም ብዙ ያስተማርኳቸው ተማሪዎች አሉ። እኔ መምህር ነኝ መምህር እንደመሆኔ መጠን ተማሪዎቼ በተለያዩ አጋጣሚዎች ላገኛቸው እችላለሁ። ለምሳሌ ሃይስኩል ያስተማርኳቸው ተማሪዎች የ የፕሪፓራቶሪ ወይም ደግሞ የመሰናዶ ተማሪዎች ሆነው ላገኛቸው እችላለሁ። ወይም ደግሞ የዩኒቨርሲቲ ተማሪዎች ሆነው ላገኛቸው እችላለሁ። ስለዚህ ባገኘሁበት አጋጣሚ ሁሉ አበረታታቸዋለሁ ማለት ነው። ስለዚህ ሌሎችን የማበ ማበረታታት ከፍተኛ የሆነ አስተዋጽኦ ወይም ደግሞ ዝንባሌ አለኝ ማለት ነው። ስለዚህ በጣም ብዙ ጊዜ ብዙ ተማሪዎችን አግኝቼ አበረታትቼ አውቃለሁ። ስለዚህ ሌሎችን የማበረታታት ልምድ አለኝ። ስለዚህ ብዙ ጊዜ ሰዎችን አበረታታለሁ። ጓደኞቼን አበረታታለሁ። ተማሪዎቼን አበረታታለሁ። እንዲሁም በአካባቢዬ የሚኖሩ ሰዎችን አበረታታለሁ። በተለይ ለስራ የተነሱ ሰዎች እና ራሳቸውን ለመቀየር የሚውተረተሩ አይነት ሰዎች ከሆኑ እነሱን በማበረታታት ላይ ከፍተኛ የሆነ ዝንባሌና ተጽዕኖ አለኝ። ስለዚህ ሌሎችን ማበረታታት እችላለሁ ማለት ነው።

መንዳት እችላለሁ። ምክንያቱም የምሰራበት ቦታ ከቤቴ ትንሽ ራቅ ያለ ቦታ ስለሆነ የግድ መኪና እያሽከረከርኩ ነው ወደ ስራ ቦታ የምሄደው። ስለዚህ መንዳት እችላለሁ ማለት ነው። መኪና ብቻ አይደለም መንዳት የምችለው ባጃጅ መንዳት እችላለሁ። ከዛ በተጨማሪ ደግሞ ብስክሌት እና ሞተር ሳይክልም እንደዚሁ መንዳት እችላለሁ። ስለዚህ መንዳት እችላለሁ የሚል ድምዳሜ ላይ መድረስ እንችላለን ማለት ነው። ምክንያቱም በዚህ ግዜ ማንነዳ ከሆነ ትንሽ አስቸጋሪ የሆነ ነገር ነው የሚገጥመን። ዘመኑ የፍጥነት እና ብዙ ቦታዎችን መንቀሳቀስ የምንችልበት ግዜ ስለሆነ የግድ መንዳት ያስፈልገናል። ነገር ግን አንዳንድ ጊዜ በእግራችን መሄድ የሚያስፈልገን ግዜ ሊመጣ ይችላል። እንደ አጠቃላይ ግን መንዳት ትችላለህ ለሚለው ጥያቄ ያለኝ ምላሽ መንዳት እችላለሁ የሚል ነው።

ብዙ ጊዜ ነው የምመገበው በሳህን ነው ወይ በሳህን ወይም በትሪ ነው የምመገበው። ስለዚህ ምግብ ሲቀርብ ለብቻዬ አይደለም ብዙ ጊዜ ገበታ ላይ የምቀርበው የምመገበው በትሪ እንደመሆኑ መጠን ትሪ ማለት ደግሞ ትልቅ ነገር ስለሆነ እንደ ቤተሰብ አንድ ላይ ሰብሰብ ብለን ነው የምንመገበው ስለዚህ ብዙ ጊዜ የምመገበው በትሪ ነው። በትሪ ወይም ደግሞ በትልልቅ ሳህኖች ነው ምገባ የሚካሄደው ስለዚህ ለምገባ የምመርጠው የመመገቢያ እቃ ትሪ ነው ማለት ነው። ወይም ደግሞ መመገቢያ ትልልቅ ሳህኖች አሉ እነዛን ሳህኖች እመርጣለሁ ማለት ነው። ምክንያቱም ስንመገብ መሃል ላይ የሚደረገውን ወጥ በቀላሉ መጠቀም እንድንችል ጭንቅንቅ ያላለ ቢሆን ሰፋ ያለ ቢሆን አሪፍ ነው። ስለዚህ ለመመገብ ትሪን እመርጣለሁ ምክንያቱም እንጀራውን በግልጽ ሰፊ አድርጎ ስለሚይዝልኝ እና መሃል ላይ ወጥ ሲደረግ በትክክል ወጡ የሚደረግበት ቦታ ስለሚኖር የምቆርሰውን እንጀራ አላጣም የምቆርሰውን እንጀራ ቆርሼ በትክክል ወጡን አስነክቼ መብላት ስለሚያስችለኝ የምመገብበት እቃ ትሪ ነው። ወይም ደግሞ ሳህን ነው ማለት ነው።

አዎ ጺሜን አቆያለሁ ምክንያቱም ጺሜ መላጣ ሲሆን በጣም ደስ አይለኝም ስለዚህ ጢሜን ሳልቆረጥ በጣም ብዙ ጊዜ እቆያለሁ። ነገር ግን ጢሜ ቢቆይም ሙሉ በሙሉ ስስተካከል ሙሉ በሙሉ ከታች ጀምሮ አልላጭም ቅርጽ መስጠት ካለብኝ ቅርጽ እሰጠዋለሁ ማስተካከል ያለባትን ብቻ ከላይ ከላይ ማስተካከላት ነገር ትኖራለች እንጂ እንደውም ብዙ ጊዜ ማቆየት ብቻ ሳይሆን አብሮኝ ነው የሚኖረው ብዬ ብናገር ማጋነን አይሆንም ለማስተካከል ቅርጽ ከመስጠት በስተቀር ጺሜ መላጣ እንዲሆን አልፈልግም። ምክንያቱም አንደኛ የወንድነት ምልክት ነው የአባትነት ምልክት ነው። እንደገና ደግሞ ግርማ ሞገሴም ጭምር ነው ጺም ሲኖረኝ እና ጺም ሳይኖረኝ ሲቀር የሚሰማኝ ስሜት የተለያየ ነው። ስለዚህ ጢም አለኝ አብሮኝ እንዲቆይ እፈልጋለሁ ቶሎ ቶሎ ጢሜን አልስተካከለም ስለዚህ ጢም አቆያለሁ ከእኔ ጋር ማለት ነው።

እኔ ጥሩ ምግብ ከሆነ የትኛውም አይነት ምግብ እወዳለሁ የምወደው ምግብ የትኛው ነው ብዬ ለመግለጽ ያክል ብዙ ጊዜ። ባህላዊ የሆኑ ምግቦች ደስ ይሉኛል ለምሳሌ ካወቃችሁት ገንፎ የሚባል ምግብ አለ። ገንፎ የሚባል ምግብ በቀላሉ ነው የሚዘጋጀው ከዱቄት ነው የሚዘጋጀው ብዙ ጊዜ ከገብስ ዱቄት ነው የሚዘጋጀው። ስለዚህ ይሄንን ከውሃ ጋር እና ትንሽ ጨው አድርጎ ትንሽ ምናልባት ዘይት አድርጎ የማገንፋት ስራ ይሰራል። ከዛ በኋላ ይሄንን ምግብ ከቅቤ ጋር ወይም ከዘይት ጋር ወይም ሌሎች ከሌሎች ማባያዎች ጋር አድርጎ ነው ማለት ነው። ስለዚህ ይሄ ምግብ በጣም ነው ደስ የሚለኝ። ጉልበት ይሰጣል። ለመብላት አያስቸግርም ለመፈጨት አያስቸግርም ብዙ ጥቅሞች አሉት። ብዙ ጥቅሞች ይኖሩታል። ስለዚህ ካሉት ምግቦች በተለይ ባህላዊ ከሆኑ ምግቦች እንደ ገንፎ የምወደው አይነት ምግብ የለም ለአሰራርም ቀላል ስለሆነ ማለት ነው። እንዲሁም ደግሞ ከውጭ ሀገር ምግቦች ፓስታን እወዳለሁ። የጣሊያን ምግብ ነው። ለመስራትም ቀላል ነው። ዝግጅቱም ቀላል ነው። ከዛ ባሻገር ሆድ ላይም አይቆይም ቶሎ የሚፈጭ አይነት ምግብ እንደመሆኑ መጠን ፓስታ በጣም እወዳለሁ።

አዎ በመስመር ላይ በጣም ብዙ ሙዚቃዎች እሰማለሁ ምክንያቱም በመስመር ላይ ሙዚቃ መስማት እንደመስማት የሚያስደስት ነገር የለም። በነገራችን ላይ ምክንያቱም በመስመር ላይ ሙዚቃዎችን ስናገኝ የምንፈልጋቸውን የሙዚቃ አይነቶች በአንድ ላይ ሰብስቦ የሚያመጣልንን እና ከዛም ባሻገር ፍሰቱን ጠብቆ እኛ እንደምንፈልገው የሚመጣልን በመሆኑ። በመስመር ላይ ሙዚቃ ማዳመጥ ወይም መስማት በጣም ከሚያስደስቱኝ ነገሮች አንዱ ነው። በመስመር ላይ ሙዚቃ መስማት ሌላውም አስደሳች እንዲሆን የሚያደርገው ነገር። ለምሳሌ የአንድን ዘፋኝ ሙዚቃዎች ማግኘት ከፈለግን ሙሉውን በቀላሉ ማግኘት መቻል አልበሙን ማግኘት መቻሉ ስለሆነ። ከዛ ቀጥሎ ደግሞ አንዱ ከአንዱ ጋር እየቀጠለ የሚመጣበት መንገድም በጣም ደስ የሚል ስለሆነ። ከዛም ባሻገር ሙዚቃዎችን ለማግኘት የተለያዩ ቴክኒኮች መጠቀም አይጠበቅብንም ስሙን መጻፍ ብቻ ከዛ በኋላ ፈልግልኝ ማለት ብቻ ነው ፈልጎ የሚያመጣልኝ ስለሆነ በጣም ሀሪፍ ነው። ስለዚህ ያንን የሙዚቃ በመስመር ላይ ሙዚቃ መስማት አዘወትራለሁ በሙዚቃ በመስመር ላይ ሙዚቃ እሰማለሁ ማለት ነው።

ጭንቀት ሲሰማኝ በጣም ብዙ። ነገሮችን ነው የማደርገው አንደኛ እና የመጀመሪያው ወደ ቤተክርስቲያን መሄድ እና ሰላም ሰላም እንዲሰማኝ ጸሎት ማድረግ አምላኬን መለመን ነው የሚሆነው። በሁለተኛ ደረጃ ደግሞ ተፈጥሮአዊ በሆኑ ነገሮች ምንም አይነት ጫጫታ በሌለባቸው እና ሰላም በሚሰማኝ አይነት ቦታዎች ሄጄ ለብቻዬ እንቅስቃሴ ማድረግ ሊሆን ይችላል። ሶስተኛው ደግሞ ከትዳር ጓደኛዬ ጋር ሆኜ ምናልባት የተሰማኝና የጨነቀኝን ነገር ለእሷ ማዋየት ከእሷ ጋር ማውራት። እና ችግሬን ለእሷ መንገር እንደተነፍስና ከጭንቀት እንድገላገል ያደርገኛል። ስለዚህ ጭንቀት ሲሰማኝ ከማደርጋቸው ነገሮች መካከል እነዚህ ሶስቱ ብዙ ጊዜ የምትጠቀምባቸው ነገሮች ናቸው ማለት ነው።

የምመኘው ስራ ብዙ አይነት ስራዎችን እመኛለሁ። በእርግጥ ብዙ የሚያጓጉ ስራዎች አሉ። ነገር ግን ከሁሉም ስራዎች በጣም የምመኘው የመምህርነትን ስራ ነው። ለዛም ነው መምህር ለመሆን ጥረት ያረኩትና መጨረሻ ላይም መምህር መሆን የተሳካልኝ። ነገር ግን ከገቢ አንፃር የምናየው ከሆነ ሌሎች የምመኛቸው የስራ አይነቶች አሉ። ለምሳሌ ሜዲካል ዶክተር መሆን የተሻለ ገንዘብ ስለሚያስገኝ ማንኛውም ሰው የሚመኘው አይነት የስራ አይነት ነው ከዛ ባሻገር ሌላ የምመኘው ስራ ቢኖር ወደ ስፖርቱ አለም ውስጥ ምናልባት የአንድ እግር ኳስ ቡድን አሰልጣኝ መሆኑን እመኛለሁ። ወይም ደግሞ ማናጀር መሆን እመኛለሁ። ከዛ ባሻገር በአሁን በዘመናችን የሚያበላ ስራ ካለ ሊሆን የሚችለው ኢንጂነርነት ነው። ስለዚህ ሌላው ልመኝ የምችለው የስራ አይነት ኢንጂነርነት ነው ማለት ነው። እንደ አጠቃላይ አሁን የተናገርኳቸውን ነገሮች ጠቅለል ለማድረግ የምመኘው የስራ አይነት ወይ የስፖርት ሰው መሆን ነው ወይ መሃንዲስ መሆን ነው አልያ ደግሞ ሜዲካል ዶክተር መሆን ነው። ነገር ግን አሁን በዚህ ሰዓት እመኝ የነበረውን ወይም ትንሽ እያለሁ እመኝ የነበረውን የመምህርነት ሙያ ማግኘት ችያለሁ። ስለዚህ ከምመኛቸው ስራዎች መካከል ከላይ የጠቀስኳቸው በይበልጥ የምመኛቸው ስራዎች ናቸው ማለት ነው።

ልብሶች በስርዓት የተቀመጡ ናቸው። ልብሶቼን በስርዓት ማስቀመጥ በጣም ነው የምወደው። ለምሳሌ ልብስ ከታጠበ በኋላ ተጣጥፎ ቁም ሳጥን ውስጥ በየአይነቱ ይቀመጣል። ሱሪ በሱሪ ሸሚዝ በሸሚዝ ቲሸርት በቲሸርት የውስጥ ሱሪ በውስጥ ሱሪ እና የመሳሰሉት። ስለዚህ ልብሶቼን በስርዓት አጣጥፌ ነው የማስቀምጠው የቤተሰቤንም ልብስ በዛው መጠን አጣጥፌ ነው የማስቀምጠው ማለት ነው። ምክንያቱም በስርዓት አጣጥፈን የማናስቀምጥ ከሆነ በኋላ ፍለጋው በጣም ስለሚያስቸግረን። ልብሶቹን ለይተን በምንፈልግበት ጊዜ በቀላሉ አግኝተን ለመልበስ እንቸገራለን ማለት ነው። ስለዚህ በተቻለ መጠን ሁላችንም ልብሳችንን አጣጥፈን በስርዓት ነው ማስቀመጥ መቻል ያለብን ከዛ በኋላ ደግሞ በአግባቡ ማንሳትና ማስቀመጥ እንችላለን ማለት ነው። እና ልብስን አጣጥፎ ማስቀመጥ ወይም በስርዓት ማስቀመጥ በጣም ዘመናዊነት ነው ብዬ አምናለሁ። ስለዚህ በእኛ ቤት ለራሱ የልብስ ማስቀመጫ ቁም ሳጥን አለ። እዛ ውስጥ እያንዳንዳችን ልብሳችንን በአግባቡ በየአይነቱ አጣጥፈን እናስቀምጣለን ማለት ነው።

አዎ ስታመም ከስራ እቀራለሁ ወይም ከስራ እቆያለሁ ምክንያቱም አንድ ሰው ቤቱ ቀርቶ ህመሙን ማስታመም ህመሙን ራሱን መንከባከብ እና ከህመሙ መዳን መቻል መቻል አለበት ወይም ከህመሙ ማገገም መቻል አለበት። ስለዚህ አንድ ሰው ሲታመም ቤቱ ቀርቶ ወይም ደግሞ ከስራ ቦታ ቀርቶ ራሱን ማንከባከብ አለበት። ምክንያቱም እኛ ደህና ስንሆን ነው ስራ ልንሰራ የምንችለው። ስለዚህ ራሳችንን መንከባከብ ከህመማችን መዳን አለብን ወደ መደበኛ ስራችን ለመመለስ ማለት ነው። ስለዚህ ብዙ ጊዜ እኔ የህመም ስሜት ከተሰማኝ ከስራ እቀራለሁ። ከስራ ቀርቼ ራሴን እንከባከባለሁ። ሲሻለኝ በደንብ ስድን ግን ወደ ቀድሞ ስራዬ እመለሳለሁ ማለት ነው። ስለዚህ ሁላችንም ይህንን ልምድ ማድረግ መቻል አለብን። እኛ ደህና ስንሆን ምንም ነገር ልንሰራ የምንችለው በየትኛውም አጋጣሚ የህመም ስሜት ስሜት የሚሰማን ከሆነ ራሳችንን ማዳመጥ እና ለራሳችን የእረፍት ሰዓት ወስደን ቆይተን ሲሻለን ወደ ስራችን መመለስ። ስለዚህ ስታመም ከስራ እቀራለሁ ማለት ነው። እንደ ሁኔታው ራሴ ከተሻለኝ በኋላ ተመልሼ ወደ ስራ መግባት እችላለሁ። እንደ አጠቃላይ ግን ስታመም ከስራ እርቃለሁ ወይም ከስራ ከስራ እርቄ እቆያለሁ ማለት ነው።

በርከት ያሉ የጧት እለታዊ ተግባራቶች አሉኝ ለምሳሌ ጧት ላይ ከማከናውናቸው ተግባራት መካከል ራሴን ለስራ ለመሄድ ማዘጋጀት ልጆቼን ወደ ትምህርት ቤት ለመላክ ማዘጋጀት ልጆቼን የሚመገቡትን ምግብ ማዘጋጀት እንደገና ከዛ በተጨማሪ ልጆቼ የቤት ስራቸውን መስራታቸውን ማረጋገጥና ያልሰሯቸው ነገሮች ካሉ መስራት እንዲችሉ ወይም ማጠናቀቅ እንዲችሉ ማድረግ ከዛ ባሻገር ልጆቼን ዩኒፎርማቸውን ወደ ትምህርት ቤት የሚሄዱ ከሆነ ዩኒፎርማቸውን ማልበስ ቁርሳቸውን ማብላት ሌላው ከዛ በተጨማሪ ራሴ ወደ ስራ ስሄድ ይዤ ልሄዳቸው የምችላቸውን እቃዎች ማዘጋጀት እና የመሳሰሉትን ነገሮች ጠዋት ሁል ጊዜም እለት ከእለት ተግባራቶቼ ናቸው ማለት ነው። ስለዚህ የጠዋት እለታዊ ተግባራቶቼ ይህንን ይመስላሉ ማለት ነው።